እሺ አመሰግናለሁ ከምን በፊት እንግዲህ ሰላም ለእግዚአብሔር ለሁላችን አስፈላጊ ነውና። ሰላም እንዴት አደራችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ ቃለመጠይቁን በድምጽ አሰምቼ እያነበብኩኝ ለእያንዳንዱ ቃለመጠየቅ ወይም ደግሞ ለእያንዳንዱ አረፍተ ነገር ተጨማሪ ትንታኔ ወይም ማብራሪያ የምሰጥ ይሆናልና። አሁን በመጀመሪያ እቃ ለመጠየቁን እንዲሁ እንዲሁ ዝምዬ ብዬ ምንም ማስተካከያ ሳላደርግ አነባለሁ። ከዛ በኋላ አረፍተ ነገር በአረፍተ ነገር እያነበብኩኝ እንግዲህ በቋንቋው መሰረት ማለት ነው ያለውን ክፍተት እያስተካከልኩ ተጨማሪ ማብራሪያ እየሰጠሁ። ሀሳቤን የምጨርስ ይሆናል። ወደ ንባቡ። አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል ወደ ሱቅ የሄድኩ ብዙ አማራጮች አሉ ቀለሞችና ቅጦች የተደያየቁ ናቸው። አንዳንዱን እሞክራለሁ ምቹ መሆን አለባቸው። አንዳንዶቹ በጣም እጥበበኛ ናቸው። ሌሎቹ በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል እችል ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማ ምቹ ናቸው። በመጨረሻ አንዱን መረጥኩ ጥቁር እና ቀላል ቅጥ ደስ ብሎኛል ይላል። ደስ ይላል እንግዲህ ሁሉም አረፍተ ነገሮችን ስናያቸው ምንድን ናቸው? በአንድ ርዕሰ ጉዳይ ላይ ብቻ የሚያተኩሩ ሀሳቦች ናቸው ያሉበት ይሄም ማለት እንግዲህ ጫማ ሊገዛ ሄድዋል ሰውየው። ጫማውን ሲገዛ ምናልባትም እንግዲህ የጫማዎቹ አይነታቸው ስሪታቸው ዋጋቸው እንደዚሁም ደግሞ እነዚህ የተለያዩ ጫማዎችን እንደሚያይና። ከዚህ አንፃር እንግዲህ የትኛውን አይነት ጫማ መግዛት እንዳለበት። የሚያብራሩ ወይም ደግሞ ትንታኔ የሚሰጡ አረፍተ ነገሮች በመሆናቸው ሁሉም ስለ አንድ ርዕሰ ጉዳይ ስለሚያወሩ ማለት ነው። ይሄ የተሟላለት አንቀጽ ይሆናል ማለት ነው። ስለዚህ በዚህ አንቀጽ ላይ ሊተላለፍ የተፈለገው መልእክት ስለ ጫማውና ስለ ሰውየው የጫማ አይነት ፍላጎት ስለሆነ። ምናልባት ግን እያንዳንዳቸው አረፍተ ነገር ራሱን የቻለ አገባባዊ ስህተት ስላለባቸው። ይህንን እያንዳንዳቸውን አረፍተ ነገር እያነበብኩ የነሱን ስህተታቸውን እያረምኩኝ እና ተጨማሪ ማብራሪያ እየሰጠሁ ይኸው ትንታኔውን እጨርሳለሁ ማለት ነው። ወደ ማብራሪያችን እንሄዳለን። አዲስ ጫማ መግዛት አለብኝ ይላል እሺ አሁን ከዚህ አረፍተ ነገር የምንረዳው ምንድነው? ሰውየው ጫማው እንዳለቀበት እና ሌላ ተጨማሪ አዲስ ጫማ መግዛት እንዳለበት ወስኗል ማለት ነው። ስለዚህ ወደ ጫማ ሱቅ ይሄዳል ማለት ነው። አሮጌው ጫማዬ ተበላሽቷል ይላል እንግዲህ አሮጌው ጫማ ስለተበላሸበት ነው ይሄን አዲስ ጫማ መግዛት የፈለገው ወይም የተመኘው ወይም ደግሞ መግዛት ግድ የሆነበት ማለት ነው። ወደ ሱቅ ሄድኩ ይላል እንግዲህ ወደ ጫማ ሱቁ ማለት ነው። ብዙ አማራጮች አሉ ብዙ የተለያዩ አይነት ብዙ አማራጮች አሉ ይላል ብዙ የተለያዩ አይነት ጫማዎች እንዳሉ እንግዲህ እየገለጸልን ነው። በሞዴላቸው በብራንዳቸው እንደዚሁም ደግሞ በስሪታቸው ብዙ አይነት ጫማዎች እንዳሉ ነው የሚያብራራው። ቀለሞች እና ቅጦች የተለያዩ ናቸው። ከዲዛይናቸው እንደዚሁም ደግሞ ከቀለማቸው ራሱ በጣም የተለያዩ ናቸው እያለ ነው እንግዲህ ለመውረጥ ለመምረጥ በጣም ተቸግሯል ማለት ነው። አንዳንዱን እሞክራለሁ አንዳንድ እንግዲህ ምንድነው አንዳንዱን እሞክራለሁ ሲል ምን ማለት ነው? ተግሬ ጋራ ትክክል የሚገጥሙ ናቸው ወይስ የማይገጥሙ ቁጥራቸው ሰፍቶኛል ወይስ ጠቦኛል የሚለውን ለማረጋገጥ። አንዳንዶችን እሞክራቸዋለሁ በእግሬ እየሞከርኩ አያቸዋለሁ እያለ ነው። ምቹ መሆን አለባቸው አውቅ የሚገዛቸው ጫማዎች ለእግሩ ምቾት የሚሰጡ መሆን አለባቸው ምንም ጥያቄ የለውም። እንግዲህ ለእግሩ ምቾት የማይሰጡ ጫማዎችን ገዝቶ ነገ መሰቃየት ስለሌለበት ማለት ነው። አንዳንዶቹ በጣም እጥበበኛ ናቸው ይለኛል። ማለት አንዳንዶቹ በጣም ጥበበኛ ናቸው ሲል ይጠቡኛል ለማለት ነው። ጠባቦች ናቸው ጠባብ ናቸው ለማለት ነው ሌሎቹ በጣም ትልቅ ናቸው። እንግዲህ ሌሎቹ ደግሞ አንዳንዶቹ በጣም ሲጠቡት ሌሎቹ ደግሞ ይሰፉታል ማለት ነው። ምንም ጥያቄ የለውም ቁጥራቸው በጨመረ ቁጥር እየሰፉት ይሄዳሉ ማለት ነው። ለረጅም ጊዜ መራመድ እችል ይላል። ለብዙ ለረጅም ጊዜ ስራመድበት ብዙችሎታ ያላቸውም ጫማዎች አሉ ለማለት ነው። በችል ሳይሆን ለረጅም ጊዜ መራመድ ያስችላል ለማለት ነው። ወይም ደግሞ ሳይበላሹ ብዙ ጊዜ ለብሻቸው ልቆይ እችላለሁ አንዳንዶቹን እያለ ነው። ጥሩ ጫማ የሚባሉት ማለት ነው። ቆዲያ ጫማ ጥሩ ጥራት አለው ይላል ምንም ጥያቄ የለውም ከሌሎቹ እንግዲህ የጫማ አይነቶቹ ቆዳ እጅግ የተሻለ ጥንካሬ አለው ተብሎ ይታመናል ደግሞም ትክክል ነው። ከእንስሳት ቆዳ የሚዘጋጅ ስለሆነ ከልብስ ይልቅ የእንስሳት ቆዳ የተሻለ ጥንካሬ ነው ስለሚኖረው ማለት ነው። ግን ዋጋው ውድ ነው ምንም ጥያቄ የለውም ጥራቱ በጨመረ ቁጥር ዋጋው ደግሞ እያደገ ይሄዳል ማለት ነው። ስፖርት ጫማ ምቹ ናቸው ስፖርት ስንሰራ የምንጫማቸው እነዚህ ስኒከር ጫማዎቹ። ምቾት አላቸው ነገር ግን ቶሎ ነው የሚያልቁ። በመጨረሻ አንዱን መረጡ። እንግዲህ ከየትኛው የጫማ አይነት እንደሆነ ባይታወቅም ብቻ ለእሱ ጥሩ ነው ብሎ ከገንዘብም ከዋጋቸው አንፃር ሊሆን ይችላል። ታቸው መጨረሻ ላይ አንዱን እንደመረጠ ያረጋግጣል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

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ አሁን ወደ ቃል መጠይቁ እንሄዳለን። በየቀኑ በአውቶቡስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንዶቹ እየተኛ ይጓዛሉ ሌሎቹ ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ ከከተማው እይታ ውብ ነው። ህንፃዎቹና ሰዎች እያይ ያልፋሉ አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል ሹፌሩ ፈጣን ያሽከረክራል ይህ የእለት ተእለት ጉዞ ነው እሳት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል። ይላል እንግዲህ ሁሉንም አረፍተ ነገሮች እንዲሁ ስናያቸው ከትራንስፖርት ጋራ በተያያዘ እና እንደዚሁም በመኪና ሲጓዝ ከሚያያቸው ነገሮች ጋር በተያያዘ ስለ አንድ ርዕሰ ጉዳይ ስለሚያወራ ሁሉም አረፍተ ነገሮች በአንድ አንቀጽ ላይ ያተኮሩ ሀሳብ ነው የሚሰጡ ወይም የሚያብራሩ ማለት ይቻላል። ነገር ግን እያንዳንዳቸው አረፍተ ነገር የራሱን የቻለ ስህተት አለ ማለትም አግባባ የቋንቋውን አገባባዊ ስህተት እየፈጠሩ የተለያዩ ስህተቶች እየፈጠሩ ነው ሁሉም የተጻፉት ስለዚህ እነዚህን አረፍተ ነገሮች አንድ በአንድ እያነበሁ እንደገና የማስተካከል ስራ እሰራለሁ ማለት ነው። ስለዚህ በየቀኑ በአውቶቡስ እጓዛለሁ ይላል እንግዲህ ወዴት ወደ ስራ ቦታ ሲሄድ ሊሆን ይችላል የምት ብቻ የትም ቦታ ሲሄድ። እንግዲህ በአውቶቡስ ተጠቅሞ ነው የሚንቀሳቀስ ማለት ነው። ጠዋት ላይ በሰዎች ተሞልቶ ይሆናል ይላል እንግዲህ ጠዋት ላይ በሰዎች ተሞልቶ ይሆናል ሳይሆን ምንድነው እንግዲህ እጓዛለሁ ስላለ። ጠዋት ጠዋት የሰው ሀይል እንደሚበዛ ነው ማለት ተሳፋሪ ብዙ እንደሚሆን ለመግለጽ ነው ያ ማለት ምን ማለት ነው? ጠዋት ላይ። ማነው አውቶብሱ በሰዎች ይሞላል። ስለሚሞላ እንግዲህ በጣም በተጨናንቀው ነው የሚሄዱ ማለት ነው። ሁሉም ወደ ስራ እየሄዱ ናቸው ይላል። እየሄዱ ናቸው ሳይሆን አሁን እየሄዱ ስላልሆነ ሁሉም ወደ ስራ ይሄዳሉ በአውቶብስ ማለት ነው። አውቶብስ ተጠቅሞ ወደ ስራቸው ሲሄዱ ሁሉም በአውቶብስ ተጠቅመው ነው ወደ ስራቸው የሚሄዱ ማለት ነው የአውቶብስ ትራንስፖርት እየተጠቀሙ አንዳንዶቹ እየተኛ ይጓዛሉ ይላል። እየተኛ ሳይሆን አንዳንዶቹ ተኝተው ይጓዛሉ ነው መሆን ያለበት እየተኛ ምን? ይጓዛል ሳይሆን እየተኛ ማለት። ይሄ ትክክለኛ ማነው እየተኛ ማለት? የቋንቋው ሰዋሰዋዊ ዘዬ ስለማይፈቅድ አንዳንዶቹ ተኝተው ይጓዛሉ ነው። መሆን ያለበት ሌሎቹ ሞባይል ይመለከታሉ አዎ ሌሎቹ ደግሞ ሞባይል እየተመለከቱ ይጓዛሉ። መስኮት አጠገብ መቀመጥ እወዳለሁ መስኮት አጠገብ እንግዲህ መስኮት አጠገብ መቀመጥ ብዙ ጠቅሜታ አለው አንድም ንጹህ አየር እንድናገኝ ያደርገናል። ሁለቱም ደግሞ ውጪውን ውጪውን አካባቢ ማለት ነው እያየን እንድንሄድ ስለሚያደርግልን መስኮት አጠገብ መቀመጥ ጥሩ ነው ደስ ይላል። ከከተማው እይታ ውብ ነው ከከተማው እይታ ሳይሆን የከተማው እይታ ነው እንግዲህ በዚያ ላይ ሆኖ ከተማውን ሲያየው ደስ ይላል ማለት ነው። ከተማው ስለዚህ የከተማው እይታ ውብ ነው ማለት ነው ያለበት። ህንፃዎቹ እና ሰዎች ላይ ያልፋሉ ይላል። ህንፃዎችና ሰዎች ያልፋሉ መሆን አለበት። አንዳንድ ጊዜ ትራፊክ ይበዛል ይላል እውነት ነው። እንግዲህ ትራፊክ የሚጨናነቅበት ሰዓት አለ እንደዚሁም ደግሞ መስመሮቹ ከትራፊክ ነፃ የሚሆኑበት ራሱን የቻለ ጊዜ ይኖራል እንግዲህ በተለይ ምሳ ሰዓት እና ጠዋት ትራፊክ በጣም እንደሚበዛ ነው። እንግዲህ ሀሳቡ እንደገና ምናልባትም ሰው ከ ከሶስት ሰዓት እስከ አምስት ሰዓት አካባቢ እና እንደዚሁም ከዘጠኝ ሰዓት እስከ አስር ሰዓት ያለው አካባቢ ላይ ሁሉም ሰው ስራ ቦታ ላይ ስለሚሆን። የትራፊኩ ያን ያህል የተጨናነቀ ላይሆን ይችላል። በተለይ ማታ ከስራ ሲወጣ ሰራተኛውና ምሳ ሰዓት እንደዚህ ወደ ምሳ ሲሄድና እንደዚህ ተምሳ ተመርሶ ወደ ስራ ቦታ ሲሄድ እንዲሁም ጠዋት ደግሞ ወደ ስራ ቦታ ሲሄድ ምናልባትም ትራፊክ እንግዲህ በጣም ሊጨናነቅ ይችላል ማለት ነው። ስለዚህ መጠበቅ ያስፈልጋል ይላል። አዎ ምንም እንኳን የትራፊክ ትራፊኩ የተጨናነቀ ቢሆንም ቀስ ብሎ ጠብቆ መሄድ ያው ግድ ሌላ አማራጭ የለንም እያለ ነው ማለት ነው። ሹፌሩ ፈጣን ያሽከረክራል ይላል ፈጣን ሹፌሩ ፈጣን ያሽከረክራል ሳይሆን ሹፌሩ በፍጥነት ያሽከረክራል ነው። መሆን ያለበት ፈጣን ሳይሆን በፍጥነት ፈጥኖ ያሽከረክላል። በፍጥነት ወይም ደግሞ ፈጥኖ ያሽከረክላል ቢሆን ትክክለኛ እንግዲህ ሁሉም ቃላት የቋንቋውን ሰዋሰዋዊ መዋቅር ተከትለው የተ ኮንስትራክት ማለትም የተገነቡ ናቸው ማለት ነው። የተመሰረቱ ናቸው ማለት ነው ትክክለኛ ትርጉም ያለው አረፍተ ነገር ለማስተላለፍ ስለዚህ። ይህ የእለት ተእለት ጉዞ ነው። ይላል እንግዲህ ይሄ ሁልጊዜም የሚያደርገው ምንድነው? የለት የእለት ተእለት ተግባሩ ነው ማለት ነው። ለዚህ ሰው ሰዓት ወስዶ ይወስዳል ይላል። ሰዓት እንግዲህ ብዙ ሰዓት ይወስዳል ማለት ነው። እንግዲህ ያን ሰልፉን ትራፊኩን ሲጠብቅ ማለት ነው። ይህ ማለት ግን ለማሰብ ጊዜ ይሰጣል ይላል። ጥሩ ነው ደስ ይላል። ይሄንን ሁሉ ለማድረግ ማሰብ ተገቢ ነው። ሳያስቡ ቢደረግ ግን ምናልባትም ትራፊክ ፍሰቱ በጣም

እሺ አመሰግናለሁ እንግዲህ ከምንም በፊት ለሰው ልጅ በሙሉ ሰላም እንግዲህ ምንም ወደር የሌለው ሰላማችን ነው እና ሰላምን ለሰው ልጅ ሙሉ በመመኘት እንዴት አደራቸው እያልኩኝ መልካም ምኞቴን እየገለጽሁኝ ቃለመጠይቁን በድምጽ አሰምቼ በማንበብ ከዛ በኋላ ለትልታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ። እምነቴ በህይወቴ ውስጥ ትልቅ ቦታ አለው በየእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ከማህበረሰብ ጋር መገናኘት ያስደስተኛል ቅዳሴ ሰላም ያስገኛል በቤት ውስጥ በቤት ውስጥም እጸልያለሁ። ጠዋትና ምሽት እንዘክራለን የእምነት መጽሐፍ አነባለሁ ከጾም ጊዜ ህግን እከተላለሁ ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል በእግዚአብሔር ላይ እተማመናለሁ ይላል። ደስ ይላል ደስ የሚል እንግዲህ አንቀጽ ነው ያነበብኩት እንግዲህ ሁሉም አረፍተ ነገሮች በአንድ ርዕሰ ጉዳይ ላይ ማለትም። ከእምነት ጋር በተያያዘ የእምነት ተግባራትን የሚገልጹ ሀሳቦች ናቸው። ሁሉም አረፍተ ነገሮች። ደስ የሚል አንቀጽ ነው ተመሽቶኛል እንግዲህ ምናልባትም እያንዳንዳቸው አረፍተ ነገር የቋንቋውን ሰዋሰዋዊ ዘይ ያሟሉ ወይም የተከተሉ ስላልሆነ። እነሱ ላይ የማስተካከያ ሀሳብ በመስጠት እንደጊዜውም ደግሞ ተጨማሪ ትንታኔን በማስጠብ በማድረግ ማለት ነው። ይቺን የተሰጠችኝን ጊዜ እጠቀማለሁኝ አሁን ወደ ማብራሪያውና ወደ ማስተካከያው እሄዳለሁ ማለት ነው። እምነቴ በህይወቴ ውስጥ ትልቅ ቦታ አለው ይላል እንግዲህ። ሰው በእምነቱ በህይወት ውስጥ ትልቅ ቦታ ሰጥቶ የሚያምነው እምነት አለ። ሁላችንም በዚሁ ልክ ነን ትክክል ነው። በየእሁድ ቤተክርስቲያን እሄዳለሁ ይላል በየእሁድ ሳይሆን እሁድ እሁድ ወይም ደግሞ ከሳምንት አንዴ ተብሎም ቢገለጽ ይቻላል ብቻ ግን እለቱንም መግለጽ አስፈላጊ ስለሆነ። ሁልጊዜ እሁድ እሁድ ወይም ደግሞ እሁድ እሁድ ተብሎ ቢገለጽ ጥሩ ነው። ሁልጊዜ እሁድ እሁድ ወይም ደግሞ እሁድ እሁድ ተብሎ የሚገለጽ ስለሚቻል ሁልጊዜ እሁድ እሁድ ወይም እሁድ እሁድ ቤተክርስቲያን እሄዳለሁ ተደጋጋሚ ነው እሁድ እሁድ ያልኩበት ሁሌም በተደጋጋሚ እሁድ እሁድ ስለሚከድ ማለት ነው። ወይም ደግሞ ሁል ጊዜ ካለ ደግሞ ሁል ጊዜ ሁል ጊዜ መቼ መቼ እሁድ እሁድ የሚለውን ስለሚገልጽልን ሁል ጊዜ እሁድ እሁድ ቤተክርስቲያን እሄዳለሁ ተብሎ ቢገለጽ ጥሩ ነው። ያ ማለት ደግሞ ምናልባትም እንግዲህ ከእምነቱ ጋር ይሄ ሰው ማለት ነው። የእምነት ጉዳዮችን የሚፈጽመው ከሳምንት አንድ ቀን እሁድ እሁድ ወደ ቤተክርስቲያን በመሄድ ስለሆነ። ይህንን ደግሞ አደርጋለሁ እያለ ነው ሰውየው ማለት ነው። ጸሎትና መዝሙር እወዳለሁ። እንግዲህ ጸሎትና መዝሙር እንግዲህ አንድ የምስጋና አይነት ናቸው እነዚህን ማመስገን ደስ ይለኛል እያለን ነው። የወንጌል ትምህርት ምክር ይሰጣል እሁድ እሁድ እንግዲህ ወደ ቤተክርስቲያን ሄዶ ምንድነው የሚሰማው ነገር? መዝሙርና ጸሎት ከማድረጉም በላይ ደግሞ የወንጌል ትምህርት እንግዲህ። በባለሙያዎቹ ማለት ነው በመምህራን የወንጌል ትምህርት ምክር ይሰጣል እያለ ነው ትክክል ነው ሁሉ ሁሉ ይደረጋል ይሄ። ከማህበረሰብ ጋር መገናኘት ያስደስታል እንግዲህ ሁሉንም ማህበረሰብ እሁድ እሁድ ወደ ቤተክርስቲያን ስለሚሄድ እዛ ቦታ ላይ እንግዲህ ሁሉንም ሰው የማግኘት እድላችን ሰፊ ይሆናል ማለት ነው። ቅዳሴ ሰላም ያስገኛል ይላል እንግዲህ ቅዳሴ ሲቀደስ ድምፁ እንዲሁም በተመስጦ ስለሚቆን ሁሉም ሰው በተመስጦ ውስጥ ስለሚሆን። በቃ ምንም ጭንቀት ነፃ ሆኖ ዝም ብሎ በቃ የሆነ ውስጣችን ሰላም ይሰማዋል ማት ነው። ያን ድምፁን ስንሰማ ራሱ። በቤት ውስጥም እጸልያለሁ እንግዲህ ጸሎት የማደርገው መዝሙርም እምዘምረው ቤተክርስቲያን እሁድ እሁድ ብቻ እየሄድኩ ሳይሆን። ከዚህ በተጨማሪም እቤቴም እቤቴም ቁጭ እየጸለያለሁ እያለን ነው። ጠዋትና ምሽት እንዘክራለን አዎ እንግዲህ ጠዋትና ምሽትም በቃ በጸሎት ያስባሉ ማለት ነው። የእምነት መጽሐፍ አነባለሁ እንግዲህ መጽሐፍ ቅዱስ ሊሆን ይችላል ከእምነት ጋር የተያያዙ የተለያዩ ጽሁፎች አሉ በየጊዜው የሚታተሙ። እነሱን አነባለሁ እያለን ነው እንግዲህ ስለ እምነቱ። ጥልቅ ሀሳብ ለማግኘት እምነቱን ለመመራመር የግዴታ እንግዲህ መመሪያዎቹ መጽሐፍ ላይ ተጽፈው ስላለ እነዚህም መጽሐፍ በማንበብ ስለ እምነቱ ጠንካራ ሀሳብ እንዲኖረው የእምነት መጽሐፍቶችን ያነባል ማለት ነው። በጾም ጊዜ ህግ እከተላለሁ እንግዲህ የጾም ህግ አለ ራሱን የቻለ እስከ ስንት ሰዓት እንደሚጾም መጾም ማለት ምን ማለት ነው? በእውነት ከምግብና ከእህል መቆጠብ ብቻ ነው ወይስ እንዴት ነው የሚለውን? እንዳለ እንግዲህ የጾምክ ህጎችን እከተላለሁ እያለን ነው ማለት ነው። ሰውን ባለማስቀየም ሰውን ባለማስከፋት ሰውን ባለመበደል። እንግዲህ የጾም ህግን ይከተላል ማለት ነው ይሄ ሰው። ይህ መንፈሳዊ እድገት ይሰጣል ይላል ይሄንን በማድረጌ ደግሞ በቃ በመንፈሴ ደስ ይለኛል በቃ እርካታ አለው እያለ ነው ማለት ነው እውነት ነው ትክክል ነው። እምነት ተስፋ ይሰጣል ይላል እውነት ነው በእግዚአብሔር ላይ እተማመናሉ በቃ እግዚአብሔርን። አያደርግልኝም ብዬ የምጠራጠርበት ምንም አይነት መንገድ የለም እሱ ማድረግ የሚያደርግልኝን ሁሉ በትክክል አምናለሁ ለማለት የተገለጸው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

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላም ከምንም በላይ ይበልጣልና ሰላም እንዴት አላችሁ በማለት ይህን የተከበረና ጥልቅ የሆነ ሰላምታ ድምፄን አሰምቼ ከዚያ በኋላ ቃለ መጠይቁን በድምጽ እያነበብኩኝ ለቃ መጠየቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃል መጠይቃችን እንደዳለን ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁልግዜም እያወዳደርኩ እገኛለሁ። ሌሎቹ ምን እንዳደረጉ እያየሁ እያየሁ ይላል ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ ጊዜዬ ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም ይላል። በጣም ደስ ይላል እንግዲህ ሁሉም አረፍተ ነገሮች ማለት ነው ከማህበራዊ የማህበራዊ ሚዲያን በመጠቀም እና ባለመጠቀም የሚመጣውን ጉዳትና ጥቅም በተወሰነ መልኩ ለማብራራት ሞክሯል። እሱ ግን ከማህበራዊ ሚዲያ ራሱን በማግለል ሌሎቹን ስራዎችን መስራት እንዳለበት እንግዲህ ሀሳቡን እየገለጸልን ያለ ማለት ነው። ነገር ግን ይሄን ሀሳብ ሲገልጽ እያንዳንዳቸው አረፍተ ነገሮች የቋንቋውን ሰዋሰዋዊ የቃላት መዋቅርን የተከተለ ስላልሆነ። እነሱ ላይ የማስተካከያ ነጥብ አደርግና እንደዚሁ ተጨማሪ ማብራሪያ ወይም ትንታኔ እሰጣለሁ። አሁን እያንዳንዱን አረፍተ ነገር እያነበብኩ በዚያ ላይ ሀሳብ የምሰጥ ይሆናል ማለት ነው ወደ ማብራሪያው እንሄዳለን። ከማህበራዊ ሚዲያ እረፍት እወስዳለሁ ይላል። እንግዲህ ምንድነው ከማህበራዊ ሚዲያ እረፍት እወስዳለሁ ሲል ብዙ ጊዜ እየወሰደኝ ነው ይላል። ብዙ ጊዜ እየወሰደኝ ነው የሚለው ብዙም ትርጉም የለውም። ምናልባትም ከማህበራዊ ሚዲያ እረፍት እወስዳለሁ ሲል ምን ማለት ነው? ማህበራዊ ሚዲያ ከመጠቀም እቆጠባለሁ ለማለት ነው እረፍት እወስዳለሁ ማለት እቆጠባለሁ እያለ ነው ማለት ነው። ብዙ ጊዜ እየወሰደኝ ነው ማለት እንግዲህ ብዙ ጊዜ እየወሰደኝ ነው ሳይሆን ብዙ ጊዜ እየወሰደብኝ ነው ማህበራዊ ሚዲያ ሲጠቀም ብዙ ጊዜውን እንግዲህ እያጠፋ ነው ማለት ነው። ማህበራዊ ህይወት ላይ እና ብዙ ጊዜ እየወሰደብኝ ነው ነው መሆን ያለብት እየወሰደኝ ሳይሆን ጊዜውን ብዙ ጊዜ እየወሰደብኝ ነው ማህበራዊ ሚዲያ መጠቀሙ ማለት ነው። ሁልጊዜም እያወዳደርኩ እገኛለሁ እንግዲህ። የጊዜውን ማለት ነው የትኛውን ጊዜ ለምን ተጠቀምኩኝ ምን ያህል ጊዜ ነው ለማህበራዊ ሚዲያ የተጠቀምኩ የሚለውን ሁልጊዜም እያወዳደርኩ እገኛለሁ ይላል ያነጻጽራል ማለት ነው። ዛሬ ምን ያህል ሰዓት ማህበራዊ ሚዲያ ላይ ያሳለፉኝ እንደገና ደግሞ ትክክለኛ መደበኛ ስራዬ ላይ ምን ያህል ጊዜ አሳለፉኩ የሚለውን ያነጻጽራል ያወዳድራል ማለት ነው። ሁልጊዜም በየቀኑ ስለዚህ ሲያየው እንደ አጠቃላይ ውጤቱን ሲያየው ምን ሆነበት ማለት ነው። ማህበራዊ ሚዲያ ላይ የሚያሳልፈው ጊዜ እጅግ በጣም ብዙ እንደሆነ ይሄ ሰው ተረድቷል ማለት ነው። በዚህ ምክንያት እንግዲህ ምናልባትም የሚወስነው ውሳኔ ይኖራል። ይሄን ውሳኔ እስኪ በሚቀጥሉት አረፍተ ነገሮች ደግሞ እናያለን ማለት ነው። ሌሎቹ ምን እንዳደረጉ እያየሁ። ሌሎቹ ምን እንዳደረጉ እያየሁ ነው እንግዲህ ይሄንን ስራ የምሰራ ማለት ነው። እሺ ይሁን ይህ የአእምሮ ጤና ላይ ይጎዳል። አዎ እንግዲህ ይህ ማህበራዊ ሚዲያ ላይ ብዙ ጊዜ ማጥፋት ምናልባትም የአእምሮ ጤና ላይ እንከን ሊያመጣ ይችላል። ጤና አይን እንግዲህ አይን ሊያሳምም ይችላል እንደዚሁም ደግሞ ብዙ ነገር እንግዲህ ስለሚያይ ምናልባትም አእምሮም ራሱ በዚያው ልክ ሊዛባ ይችላል ማለት ነው። እና የጤና ሁከት ያስከትላል እያለን ነው እውነት ነው። እንደው ብዙ ጊዜ አታጥፉ ማህበራዊ ሚዲያዎች ላይ ይባላል። መተግበሪያዎቹን ሰርዣለሁ ይላል። ምናልባትም እንግዲህ የተለያዩ መተግበሪያዎችን ሊጠቀም ይችላል እንደ ፌስቡክ ዩቲዩብ ቴሌግራም እና ሌሎችም አይነት እንግዲህ መተግበሪያዎችን እየተጠቀመ ሊሆን ይችላል። ነገር ግን አሁን እነዚህ ሁሉ ነገሮች እንደማይጠቅሙት አውቆና ተረድቶ ከስልኩ ወይም ከኮምፒውተሩ ላይ አጥፍቷቸዋል ማለት ነው። እነዚህ መተግበሪያዎችን ምክንያቱም ካሉ መጠቀሙ ስለማይቀር ስለዚህ አንድ ጊዜ አጥፍቻቸው ልረፍ የሚል ሀሳብ ወስኗል ማለት ነው። ለአንድ ወር መሞከር እፈልጋለሁ ይላል። ኦኬ እነዚህን ሰርዞ አጥፍቶ ለአንድ ወር ከማህበራዊ ሚዲያ ርቆ መቆየት እንድቆይ እሞክራለሁ እያለ ነው ይሁንልህ ይሳካልህ ጥሩ ነው። የእውነተኛ ህይወት ግንኙነቶችን አተኩራለሁ ይላል እሺ ይሁን እውነተኛ ህይወት ግንኙነት መከተል እንዳለበት እንግዲህ በዚህ ሀሳብ ገልጿል ማለት ነው። ከእውነተኛ ሰዎች ጋር እነጋገራለሁ ይሄንን ለማድረግ የሚያስፈልገኝም እውነተኛ ሰው ነው እያለ ነው እውነት ነው። መጽሐፍ ማንበብ እችላለሁ ይላል። ትምህርት እንደተማርክ ገልጽሃል ማለት ነው። በአትክልት መስራት እችላለሁ ይላል ምናልባት እንግዲህ በአትክልት የሚሰራው ምግብ ሊሆን ይችላል እዚህ ላይ አዲስ ሀሳብ ነው የመጣ። ቅድም ሲነገሩ ከነበሩ ሀሳቦች ትንሽ ስቲክ አውት ያደረገ ወጣ ያለ ሀሳብ ነው የመጣ ዙሮ ችግር የለውም። ጊዜን

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለቃለ መጠየቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃል መጠይቃችን። ዛሬ በሽታ ሰማኝ የራስ ምታትና ተኩሳት አለብኝ ወደ ስራ አልሄድኩም። ቤት ውስጥ በአልጋ እንቆያለሁ ብዙ ውሃ እጠጣለሁ። መድሃኒት ወስጃለሁ እናቴ ሾርባ ላቀችልኝ ሞቅ ያለ ነው ትንሽ ያህል እበላለሁ ዲካም ይሰማኛል ማንበብም እንኳን አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ እረፍት እረፍት ምርጥ መዲሀኒት ነው። ነገ እንደምሻል ተስፋ አደርጋለሁ ጤንነት አስፈላጊ ነው ይላል። ደስ ይላል እንግዲህ ሁሉም አረፍተ ነገሮችን ስናያቸው በአንድ ረዕሰ ጉዳይ ላይ ወይም ደግሞ በአንድ ሀሳብ ላይ። የሚተነትኑ ወይም ደግሞ የሚያብራሩ ሁሉም አረፍተ ነገሮች የሚያብራሩ ናቸው ማለት ነው። ስለዚህ አንዴ የተሟላ አንቀጽ ነው። ያ ማለት እንግዲህ ሰው ሲታመም። ምን ነገር እንደሚያስፈልገው ምን እንደሚሆን እና ደግሞ እንደዚሁም ደግሞ ከበሽታው ለማገገም ምን አይነት እርምጃ መውሰድ እንዳለበት የሚያትቱ በመሆናቸው እንግዲህ ከህመም ጋር በተያያዘ ስለሆነ ሁሉም አረፍተ ነገሮች የተጻፉት ሀሳቡ አንድ አንቀጽ ነው ማለት ነው በዚህ በኩል ደስ የሚል ነው። ነገር ግን ምንድነው? በዚህ በእያንዳንዳቸው አረፍተ ነገር ላይ የባለቤትነት ርቀትና ቅርበት ወይም ደግሞ እንግዲህ። በቋንቋው ሰዋሰዋዊ ዘየ ወይም ደግሞ የአረፍተ ነገር ምስረታ ላይ። ምናልባትም እንግዲህ አንዳንድ የቃላቱ መዋቅር ስህተት ላይ ገብቷል ማለት ነው። እነሱን እያስተካከልኩና ተጨማሪ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን። ዛሬ በሽታ ሰማኝ ይላል ዛሬ ህመም። ተሰምቶኛል ወይም ደግሞ ህመም ይሰማኛል ነው መሆን ያለበት ወይም ደግሞ በሽታ ይሰማኛል ዛሬ የህመም በሽታ ይሰማኛል ቢሆን ጥሩ ይሆናል ማለት ነው። የህመም በሽታው ምን አይነት የህመም በሽታ እንደሆነ ለመግለጽ ማለት ነው። ሰአቱም ዛሬ ነው ሁሉም የተሟላለት ሙሉ ትርጉም ያለው ይሆናል ማለት ነው በዚህ ልክ ሲጻፍ። ዛሬ በሽታ ሰማኝ ሳይሆን ዛሬ ህመም የህመም በሽታ። ይሰማኛል ነው ሰማኝ ሳይሆን ይሰማኛል ነው መሆን ያለበት። ራስ ምታትና ትኩሳት አለብኝ። እንግዲህ ከህመም በሽታዎቹ መካከል ትኩሳትና ራስ ምታት። በዋናነት እንግዲህ በጣም አጠቁሶት በጣም ራስ ምታት እያመመው እንደሆነ በዚህ አረፍተ ነገር ገልጿል ማለት ነው። ወደ ስራ አልኬድኩም እንግዲህ የራስ ምታትና ትኩሳት እንደዚሁም። የበሽታ ህመም ስለተሰማው ማለት ነው ወደ ስራ ቦታ አልሄደም። ምክንያቱም ቢሄድም ስራ ለመስራት ስለማይችል ጤናው ስለታወቀ ማለት ነው። ቤት ውስጥ በአልጋ እቆያለሁ እንቆያለሁ ይላል እንቆያለሁ ሳይሆን እቆያለሁ ነው መሆን ያለበት። ቤት ውስጥ በአልጋ ወይም አልጋ ላይ ተኝቼ ጋደም ብዬ እቆያለሁ ነው መሆን ያለበት እስከሚያገግም ድረስ ማለት ነው። ብዙ ውሃ እጠጣለሁኝ አዎ ትኩሳት እንግዲህ ስላተኮሰው የውሃ ፍላጎቱ ይጨምርና ብዙ ውሃ እንዲጠጣ ያደርገዋል ማለት ነው። ህመሙ በራሱ ሙቀቱ ትክክል ነው። መዲሀኒት ወስጃያለሁ ይላል። እንግዲህ ምናልባትም ከዚህ በሽታ ለመፈወስ ወይም ደግሞ መፍትሄ ለማግኘት። ማነው መዲሀኒት ተጠቅሟል ማለት ነው። ምናልባትም በመርፌ መልክ ወይም ደግሞ። በመጠጥ መልኩ ወይም ደግሞ በሚዋጥ መልክ ሊሆን ይችላል የወሰደው መድሃኒት ዙሮ መድሃኒት እንደተጠቀመ ነው የሚገልጸው። እናቴ ሾርባ ላቀችልኝ ይላል ምናልባት እንግዲህ ምግብ የመመገብ አቅሙ በጣም ደክሞ ስለሚሆን ፈሳሽ ነገር ቢወስድ ጥሩ ነው ብላ ፈሳሽ ነገር ትኩስ ሞቅ ያለ ሾርባ እንደላከችለት ነው። ተጠቀመው ብላ የሚገልጸው ማለት ነው። ትንሽ ያህል እበላለሁ ይላል እንግዲህ ተዚህ ውስጥ ከሆነ ከሾርባው ውስጥ ከሆነ። እበላለሁ ማለት በሚታይኘክ ነገር ነው። እጠጣለሁ ነው መሆን ያለበት የፈሳሽ ነገር ስለሆነ መብላት ሳይሆን መጠጣት ነው ተብሎ መገለጽ ያለበት እና። ትንሽ ያህል እጠጣለሁ ከዚህ እናቱ ከላከችለት ላይ ማለት ነው። ከእናቱ ከላከችለት ሽርባ ላይ ትንሹን ብቻ እንደሚጠጣ ነው። ድካም ይሰማኛል ይላል አዎ የታመመ ሰው እንግዲህ እውነት ነው ድካም ድካም ነው የሚለው። ማንበብ እንኳን አልችልም አዎ ስለደከመው ማንበብ ራሱ አይችልም ፊልም ብቻ እመለከታለሁ አይኑ ግን ማየት ችግር ስለሌለበት በአይኑ ፊልም ይመለከታል ማለት ነው። ለመተኛት እሞክራለሁ አዎ ያለው አማራጭ ምንድነው? እንግዲህ መቀመጥም ስለማይችል ስለሚያመው መተኛት ነው። ተኝቶ መቻል ነው። እረፍት ምርጥ መድሃኒት ነው አዎ እረፍት ሲያደርጉ ሰዎች ከተለያዩ በሽታቸው ይድናሉ ይፈወሳሉ ማለት ነው። እና እረፍትም አንድ ምርጥ መድሃኒት ነው ማለት ነው። ከበሽታችን አገግመን ለመነሳት። ነገ እንደሚሻል ተስፋ አደርጋለሁ ይላል። እንደሚሻል ሳይሆን እንደሚሻለኝ ነው መሆን ያለበት። ማለትም የሚሻለው እሱን ስለሆነ ለሰው ሳይሆን ለራሱ ስለሆነ ነገ እንደሚሻለኝ ተስፋ አደርጋለሁ ነው መሆን ያለበት። ስለዚህ ይህም ይህንንም ያለበት ራሱን የቻለ ምክንያት አለ። ምክንያቱም መድሃኒት እየወሰደ ነው እረፍት ላይ አልጋ ላይ እየተኛ ነው ስለዚህ ምናልባትም ይሄን መድሃኒት ይፈውሰውና ነገ አገግሞ ሊነሳ ይችላል ማለት ነው። ጤንነት አስፈላጊ ነው ይላል። ምንም ጥያቄ የለውም ለሁሉም ሰው ጤና አስፈላጊ ነው መሰለኝ

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላም ትልቅ ዋጋ አለውና ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን አሰምቼ፤ ከዛ በኋላ ቃለመጠይቁን እያነበብሁ ለቃለመጠይቁ የመልስ ትንታኔ እሰጣለሁ ማለት ነው። ወደ ቃለ መጠይቃችን እንሄዳለን። በየሳምንቱ ቤተሰቤን እደውላለሁ። ከቤት ርቄ ስለምኖር እናገራለሁ። እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች። አባቴም መልስ ይሰጣል። እህቶቼ ደስታቸውን ይገሩናል። እናቀንሳለን ስለአዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ናፍቀኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው። ይላል በጣም ጥሩ ነው። ደስ ይላል። እንግዲህ ሁሉም አረፍተ ነገሮች ስናያቸው አንድ እንግዲህ ከቤተሰቡ ተለይቶ ራቅ ብሎ ያለ ሰው አለ። ይሄ ሰው ደግሞ ወደ ቤተሰቦቹ ምናልባት በየሳምንቱ እየደወለ ቤተሰቦቹን እንደሚያገኝና፤ ከቤተሰቦቹ ጋራም እነ ከእናት ከአባት እንደዚሁም ከእህት ከወንድሞቹ ጋራ የሚያደርገው የስልክ ጥሪ ወይም ደግሞ የስልክ ግንኙነት እሱን እጅግ በጣም እንደሚያስደስተው ነው ሁሉም አረፍተ ነገሮች የሚገልጹት። ነገር ግን እያንዳንዳቸው አረፍተ ነገር እንደው ብዙ ጊዜ ማለት ነው የቋንቋውን ሰዋ ሰዋዊ ዘዬ ወይም ደግሞ ያ በአረፍተ ነገር ውስጥ እያንዳንዱ ቃላት መዋቅራቸውን ተከትለው የተመሰረቱ ስላልሆነ፤ እነሱ ላይ እንግዲህ የማስተካከያ ሀሳብ እየሰጠሁኝ እንደዚሁም ደግሞ ተጨማሪ ትንታኔ በማቅረብ ሀሳቤን የማያቀርብ ይሆናል ማለት ነው። አሁን ወደ ትንታኔው እንሄዳለን። በየሳምንቱ ቤተሰቤን እደውላለሁ ይላል። እንግዲህ ቤተሰቡን ሳይሆን የሚደውለው፤ 'ወደ ቤተሰቤ እደውላለሁ።' ነው መሆን ያለበት። በየሳምንቱ ምናልባትም እንግዲህ ከሳምንት ስንት ቀን እንደሆነ እዚህ ጋር በግልጽ ባይቀመጥም፤ ከሳምንት አንድ ቀን ሊሆን ይችላል ወደ ቤተሰቦቹ ይደውልና ስለ ቤተሰቦቹ የጤንነት ጉዳይ እንግዲህ መረጃ ይፈልጋል መረጃ ያገኛል ማለት ነው። ስለዚህ ቤተሰቤን እደውላለሁ ሳይሆን 'ወደ ቤተሰቤ እደውላለሁ' ነው። ቤተሰቦቹን ለማግኘት ስለሚፈልግ ማለት ነው። ስለዚህ ከቤት ርቄ ስለምኖር እናገራለሁ ይላል አናግራለሁ ይላል። ወደ ቤተሰቦቹ ከሳምንት አንድ ጊዜ እየደወለ የሚደውልበት ዋናው ምክንያት ከቤተሰብ ርቆ ስላለ ቤተሰቦቹን ለማናገር ለማዋራት ነው ማለት ነው። ከቤተርቄ ስለምኖር እነሱን ማናገር እፈልጋለሁ ወይም ደግሞ ማናገር እወዳለሁ ማናገር እፈልጋለሁ ለማለት ነው ሀሳቡ። እናቴ ሁሌ በደስታ ትመልሳለች አዎ እንግዲህ በስልክ ሲያወራት እናቱ ሁልጊዜም ደስ ብሏት "የኔ ልጅ፣ የኔ አበባ እንዴት ነህ? ደህና ነህልኝ?" ምናምን እያለች ደስ ይላታል ማለት ነው። ስለ ሁሉም ነገር ትነግረኛለች። በቃ እንግዲህ ቤት ውስጥ ስለሆነው ነገር፣ ስለእያንዳንዱ ነገር ስለሚፈጸመው ነገር፣ ስለተፈጸመው ነገር ሁሉ እሷ ሁሉን ነገር ታስረዳኛለች እያለ ነው። አባቴም መልስ ይሰጣል ይላል። አባቱም እንግዲህ ለሚጠይቀው ነገር ማለት ነው መልስ ይሰጠዋል ማለት ነው። እህቶቼ ደስታቸውን ይጋሩናል ይላል። እንግዲህ እህቶቹ ደግሞ ደስ ይላቸዋል። እንግዲህ በስልክ እየደወለ ሲጠይቃቸው ማለት ነው። እናቀናንሳለን እናቀናንሳለን ይላል። ይሄ እንኳን ትርጉም ስለሌለው እንዲሁ ዝም ብሎ ከአረፍተ ነገሩ ከዚህ ከአንቀፁ ውስጥ ቢወጣ የተሻለ ነው። ስለ ስለ አዲስ ነገሮች እንነጋገራለን ይላል። እንግዲህ አዳዲስ ነገሮች ምናልባትም ልጆች ባል ሊፈልጉ ይችላሉ፣ ወንዶቹ ሚስት ሊፈልጉ ይችላሉ ምናልባትም እንግዲህ ወይም ደግሞ ይሄ ውጪ የወጣው ልጅ ወደዚያ የተሻለ ኑሮ ካለ እህቶቹን ወይም ወንድሞቹን መውሰድ ይፈልግ ይሆናል። ወይም ደግሞ እዚህ ቤት መስራት ይፈልግ ሊፈልግ ይችላል። ብቻ አዳዲስ ነገሮች ላይ ትኩረት ሰጥተን እናወራለን እንወያያለን እያለን ነው ማለት ነው። ስለዚህ የቤት ወሬዎችን እሰማለሁ። አዎ ቤት ውስጥ እንግዲህ የሚወሩ የቤት ምስጢር የሚባለው እነሱን ሁሉ ሳይቀር ግልጽ አድርገው ይነግሩኛል እያለ ነው። አንዳንድ ጊዜ ናፍቀኛል ይላል ናፍቀኛል ሳይሆን ይናፍቀኛል ነው። እንግዲህ እዚ እቤት ውስጥ የሚወሩ ወሬዎች ጨዋታው፣ ሳቁ፣ ፈገግተው በእናት እጅ እንግዲህ የሚዘጋጅን ምግብ መብላቱ ራሱ ትልቅ ነገር ነው። እና ይሄ ሁሉ ትውስታ በቃ በጣም ይናፍቀኛል፤ ይሄን ሁሉ ሳስታውስ በቃ መኖር መቋቋም ራሱ እያቃተኝ ነው እያለን ነው ማለት ነው። ትክክል ነው። ግን ድምፃቸውን መስማት ያስደስተኛል። ይሄ ሁሉ ብናፍቅም ድምፃቸውን ቢያንስ ድምፃቸውን ስሰማ ግን እፅናናለሁኝ ደስ ይለኛል ለማለት ነው። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። አዎ እንግዲህ ያንን ሁሉ ሲሰማ እነሱን በምን አይነት ሁኔታ እንዳሉ በቃ በቀላሉ መረዳትና መገንዘብ ይችላል ማለት ነው። ግንኙነት በጣም አስፈላጊ ነው ይላል። በስልክ ቢያንስ በስልክ ማውራት፣ በስልክ መገናኘት ቢያንስ እንኳን ጥሩ ነገር ነው ድምፃቸውን ስሰማ እያለን ነው። ቤተሰብ ሁሌ በልቤ ውስጥ ናቸው ይላል። እንግዲህ የሚወዳቸው ቤተሰቦቹ ናቸው። ሁሌም ይናፍቃቸዋል፤ ሁሌም ይወዳቸዋል ማለት ነው።

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ትልቅ ስጦታችን ነው እና ይህ ድምጽ የሚሰማችሁ በአለም ዙሪያ ያላቸው የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረ ሰላምታዬን እያቀረብኩ ማለት ነው ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም የመ ማብራሪያ የምሰጥ ይሆናል፤ አሁን ወደ ትንታኔ እንሄዳለን። የእንቅልፍ ልምዴ ጥሩ አይደለም። ብዙውን ጊዜ ዘግይቼ እተኛለሁ። ፊልም እመለከታለሁ ወይም አነባለሁ። ከዚያ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ። ቡናዬ ያስፈልገኛል። የመተኛት መርሃግብር ማዘጋጀት አለብኝ። ዶክተሮቹ ስምንት ሰዓት ይመክራሉ። ግን እኔ ስድስት ሰዓት ያህል እተኛለሁ። በቂ አይደለም ስልኬን ባታም በፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ይሄን መል ይህን መለወጥ እፈልጋለሁ። በእረፍት የተሻለ እሰራለሁ ይላል። ደስ ይላል እንግዲህ ይሄ አረፍተ ነገር ማለት ነው ሁሉም አረፍተ ነገሮቹ። ከእንቅልፍ ጋር በተያያዘ የእንቅልፍ ልምዱ የሰውየው ጥሩ ባለመሆኑ እንግዲህ ወደ ጤናማ የእንቅልፍ ልምድ መምጣት እንዳለበት ሁሉም አረፍተ ነገሮች በዚያ ላይ ትኩረት ሰጥተው የሚያብራሩ ስለሆነ በአንድ ርዕሰ ጉዳይ ላይ ያለ ሀሳብ ስለሚያብራሩ ማለት ነው ይሄ ሁሉም አረፍተ ነገሮች እንደ አንድ አንድ አንቀጽ እንለዋለን ማለት ነው። በጣም ደስ የሚል ነው ሁሉም አረፍተ ነገሮች ማለት ይቻላል። በዚህ ልክ እንግዲህ በአንድ ሀሳብ ላይ የተዋቀሩ በመሆናቸው ጥሩ ናቸው፤ ነገር ግን የተወሰኑት አረፍተ ነገሮች የቋንቋውን ሰዋሰዋዊ ዘዬ የተከተሉና ወይም ደግሞ በተስተካከለ መልኩ የተጻፉ ስላልሆነ እነሱን የማስተካከል ስራና እንደዚሁም ተጨማሪ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን። የእንቅልፍ ልምዴ ጥሩ አይደለም ይላል እንግዲህ የእንቅልፍ ልምዱ ጥሩ ያልሆነበት ወይ በዋናነት ምንድነው ማለት ነው የተለያዩ ነገሮችን ፊልም ሲያይ ሊያመሽ ይችላል፣ ንባብ ሲያነብ ሊያመሽ ይችላል፣ እንግዲህ አንድ ሰው ጤናማ እንቅልፍ እንቅልፍ መውሰድ አለበት የሚባለው ስምንት ሰዓት ነው። ምናልባት ይሄ ሰውዬ ግን ስድስት ሰዓት ብቻ ስለሆነ እንቅልፍ የሚወስደው በዚህ ምክንያት ጤናው የተስተካከለ አይደለም ማለት ነው። ምናልባት ከጊዜ በኋላ ይሄ ሰውዬ ሊያብድ ይችላል ማለት ነው፤ እና እውነትም ትክክል ነው የእንቅልፍ ልምዱ ጥሩ አይደለም። ብዙን ጊዜ ዘግይቼ እተኛለሁ ማለት እንግዲህ ፊልሞችን ሲያይ፣ ንባብ ሲያነብ፣ ሌላ ጨዋታ ሲጫወት፣ ምን ሲል ያመሽና ከዚያ በኋላ ከእኩለ ሌሊት በኋላ ከሌሊቱ ከስድስት ሰዓት በኋላ ይተኛና ምናልባትም ስድስት ሰዓት ላይ ብቻ አንቅልፍ ስድስት ሰዓት ለስድስት ሰዓት ያህል ብቻ እንቅልፍ ይተኛና ለ ተመልሶ ወደ ስራ ይሄዳል ማለት ነው። ስለዚህ ፊልም እመለከታለሁ አነባለሁ ይሄንን እያየ ብዙ ጊዜውን እንግዲህ እንግዲህ ያሳልፋል ማለት ነው። ከዚያ ለመነሳት ከባድ ይሆናል ይላል። እንግዲህ ተመንፈቅ ሌሊት በኋላ ተኝቶ ጠዋት አስራ ሁለት ሰዓት ተነስ ቢባል ይሄ ሰው ምክንያቱም ማግኘት ያለበትን እንቅልፍ ጊዜ አላገኘም እና ይደክ ለመነሳት በጣም ይከብደዋል ማለት ነው። ይደክመዋል ማለት ነው። ስለዚህ ማለዳ ላይ በጣም እደክማለሁ። እንግዲህ መነሳት በጣም ያቅተዋል ማለት ነው ይደክማል ማለት ነው። ቡናዬ ያስፈልገኛል ይላል። ቡናዬ ሳይሆን ቡና ነው መሆን ያለበት። ምንድነው እንግዲህ ስለደከመ ሰውነቱ ሁሉ ስለዛለ ምንድነው የግዴታ ይሄ ቡና የሚባለው መጠጥ ማለት ነው አነቃቂ ስለሆነ ቡና ሲሰጠው ትንሽ ጠንካራ ይልና እንግዲህ ሊነሳ ይችላል ማለት ነው። ስለዚህ ቡና እጠጣለሁ የግዴታ ተእንቅልፌ ለመነሳት እያለን ነው ማለት ነው። ማለት እንግዲህ ወደ ስራው ለመሄድ የመተኛት መርሃ ግብር ማዘጋጀት አለብኝ። ስለዚህ የመኝታ መርሃ ግብሬ እስከ ሌሊቱ ስድስት ሰዓት ተቀምጬ ፊልምን ሳይ ፊልም ሳይና ስመለከትና እንዲሁም መጽሐፍ ሳነብ የማመሸው ጥሩ አይደለምና ስለዚህ የመኝታ መርሃ ግብሬን ማስተካከል አለብኝ። ከስድስት ወደ ስምንት ወይም ወደ ሰባት ወይም ወደ ዘጠኝ ማሳደግ አለብኝ የእንቅልፍ ጊዜዬን እያለ ነው ማለት ነው ትክክል ነው ጤናማውም እንደዚያ ነው የሚመከር ጤናማ የእንቅልፍ ጊዜ ማለት አንድ ሰው ስምንት ሰዓት ቢያንስ መተኛት መቻል አለበት። ዶክተሮቹ ስምንት ሰዓት ይመክራሉ ይላል ትክክል ነው። ግን እኔ ስድስት ሰዓት ያህል እተኛለሁ። በጣም ችግር ነው ማለት ነው ይሄም በቂ አይደለም የስድስት ሰዓት ስድስት ሰዓት ብቻ መተኛት ለኔ ጤናማ እንቅልፍ ለመውሰድ በቂ አይደለም እያለን ነው ትክክል ነው። ስልኬን በታም በፊት ማስቀመጥ አለብኝ ይላል። እሺ ይሁን፣ የእንቅልፍ ጤንነት አስፈላጊ ነው ይላል፤ አዎ። ይህን መለወጥ እፈልጋለሁ ይላል። እንግዲህ ከስድስት ምናልባት ወደ ስምንት ማ ከፍ ማድረግ ነው የእንቅልፍ ጊዜውን ጥሩ ነው በእረፍት የተሻለ ሰራለሁ ይላል እንግዲህ ይሄንን በማድረግና በማረፍ የተ የተሻለ ስራ መስራት እንደሚችል በእነዚህ በአረፍተ ነገሮች ሀሳቡን እንግዲህ ሙሉና ተጨባጭ አድርጎ አቅቧል ማለት ነው። እንግዲህ በዋናነት በዚህ አንቀጽ ውስጥ የተላለፈው ምንድነው አንድ ሰው ጤናማ የሆነ የእረፍት ጊዜ ለማግኘት እንቅልፍ ጊዜ ለማግኘት ቢያንስ እንግዲህ ከስድስት ሰዓት በላይ መሆን አለበት። ይሄ ሰውዬ ግን ስድስት ሰዓት ብቻ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

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ለሰው ልጅ ሰላም ትልቁ ነገር ነውና ትልቁ ዋጋ አለውና ሰላም እንዴት አላችሁ በማለት የተከበረና ጥብቅ የሆነ የሰላምታ ድምፄን አሰምቼ ቃለመጠይቁን እያነበብሁ ለቃለ መጠይቁ። ማብራሪያ ሆይም ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችን እና ትክሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴዎችን ያሳያል እኛም እንደግመዋለን በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎቹ ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምን አለን ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው ይህ የኛ ማንነት ነው ይላል። ደስ ይላል ሁሉም አረፍተ ነገሮችን ስናይ ማለት ነው። የባህላዊ ሙዚቃዎችንም እንደዚሁም ዘመናዊ ሙዚቃዎችን መጫወት እንደሚፈልግ እስክስክታዎችን እንደዚሁም ደግሞ እነሱ ላይ ደግሞ የተለያየ እንግዲህ ሙከራ ልምምድ እያደረገ መሆኑን የሚገልጹ ናቸው። ሁሉም አረፍተ ነገሮች እንግዲህ እና ስለዚህ ሁሉም አረፍተ ነገሮች በዚህ ከሙዚቃ ጋር በተያያዘ የሚያወሱ ወይም ደግሞ የሚተነትኑ ወይም የሚያብራሩ በመሆናቸው። እንግዲህ ከአውዱ ስላልወጡ በአንድ አውድ ላይ ብቻ የሚያጠነጥኑ ስለሆነ ይሄ የተሟላለት አንድ አንቀጽ ነው ማለት ነው። ሙሉ አንቀጽ መሆን ይችላል ማለት ነው። ስለዚህ አሁን እኔ የማደርገው ምንድነው? እያንዳንዱን አረፍተ ነገር እያነበብኩኝ አረፍተ ነገሩ ላይ ተጨማሪ ማብራሪያ መስጠት ይሆናል ማለት ነው። እሺ ወደ ማብራሪያው እንሄዳለን። የባህላዊ ዳንስ መማር ጀምሬያለሁ ይላል። የባህላዊ ዳንስ መማር ጀምሬያለሁ። እንግዲህ ዳንሶቹ ዘመናዊ ዳንስ አለ ባህላዊ ዳንስ አለ ከእነዚያ ውስጥ እንግዲህ የባህላዊውን ዳንስ ብቻ ነው እንግዲህ መማር መለማመድ ወይም ደግሞ ሙከራ እያደረገ ያለው ማለት ነው። እስከስታ በጣም ውቭ ነው ይላል። እንግዲህ ከባህላዊ ዳንሶች እስክስታ የሚባለው ክፍል ማለት ነው በጣም ደስ ይለዋል ማለት ነው። እንግዲህ የተለያዩ ሰውነቶቹን ልክ ሲያንቀጠቅጠው ሰውነቶቹን ምንድነው? ደስ የሚል ነው ማለት ነው። ለሱ ስሜት እግሮችን እና ትክሻዎችን በልዩ መንገድ እንጠቀማለን ይላል። እንግዲህ ይሄን እስክስታ ለመምታት እግሮቹንና ትክሻዎቹን በልዩ መንገድ እንግዲህ ለዚህ ለስክስታው ውበት እንዲሆን የእግሮቹ እንቅስቃሴ የትክሻዎቹ እንቅስቃሴ በቃ ልዩ ልዩ ሁኔታ ይፈጥራል ማለት ነው። ለስክስተው የሙዚቃ ምትን መከተል አለብን። አዎ እንግዲህ ስክስታውን ሲያወርድ ማለት ነው የሙዚቃው ራሱን የቻለ ሪትም አለው። ይህንን ሪትም ተከትሎ ወይም ምቱን ተከትሎ ማለት ነው። እስክስተውን መምታት እንዳለበት ያው እንግዲህ ትክክል ነው። እንደዚያ ካልሆነ ደግሞ ሙዚቃውንና አስክስታው አብሮ አይሄድም ማለት ነው። ያ ማለት እንግዲህ ምቱን የሙዚቃውን ምትና እስከስታውን ጠብቆ መሄድ መቻል አለበት ማለት ነው። መምህሩ እንቅስቃሴዎችን ያሳያል ይላል ኦኬ በእያንዳንዱ የሙዚቃ ሪትም ወይም ደግሞ የምትለይ ምን? አይነት እንቅስቃሴ ማድረግ እንዳለበት እስክስታ የሚመታው ማለት ነው። መምህሩ እንግዲህ ያላሰለሰ ጥረት ያደርጋል ማለት ነው ይሄንን በማሰልጠን በኩል። እኛም እንደግመዋለን ኦኬ መምህሩ ያሳያቸውን ይሄ ሰልጣኙም ይሄ ሰልጣኞቹም ይሄ ይደቅሙታል ወይም ደግሞ እሱን ተከትለው እነሱም ያደርጋሉ ማለት ነው። በመጀመሪያ ከባድ ነበረ አዎ እንግዲህ ይሄን እስክስታ ሲለማመዱ መጀመሪያ ጊዜ ይከብዳቸው ነበረ። ማለትም ትክሻን እንዴት አድርገው እንደሚያንቀሳቅሱ የልጅ የእግርና የትክሻ እንቅስቃሴ በምን መልኩ ከሙዚቃው ምት ጋራ ተዋህዶ መሄድ እንዳለበት። በመጀመሪያ ሲሰለጥኑ ይከብዳቸው እንደነበረ እና አሁን ግን በጣም እየተሸሻሉ እንደመጡ ነው። እንግዲህ ሀሳቡ የሚያወራው ከሌሎቹ ተማሪዎች ጋር እንለማመዳለን ይላል። እንግዲህ ይሄንን እስክስታና ይህን እስክስታ ሲመቱ ከመምህሩ ጋር ብቻ ሳይሆን ሌላ የተሻለ ብቃት አላቸው የሚባሉ ተማሪዎች ጋራም አብረው እንደሚሰሩ ነው እንግዲህ ሀሳቡ የሚያብራራው ማለት ነው። ሁላችንም አብረን እንደምን አለን ይላል እንደንሳለን ለማለት ነው እንደምን አለን ሲል አብረን እንደንሳለን ማለት ነው። ጓደኞቹ ጋር ሆኖ እያለ በቃ ትከሻውንና አንገቱን እየነቀነቀ ይደንሳል ማለት ነው። ከዛ በኋላ ባህላችንን መጠበቅ አስፈላጊ ነው። ይላል እንግዲህ ይሄ የተለያዩ የባህላዊ ዳንሶች እና ሙዚቃዎች እንደዚሁም ደግሞ ልዩ ልዩ ባህላዊ ክንውኖችን በመጠበቅ በመጠበቅ ሲባል እንግዲህ ትውልዱ እያወቃቸው እንዲሄድ በማስቀጠል በኩል ትልቅ አስተዋጽኦ ማድረግ አለብን እያለ ነው። በበዓላት ላይ እናቀርባለን አሁን እነዚህ ባህላዊ የሙዚቃ ዳንሶችን ምኖችን ሁሉ ምንድነው? ባህላዊ በዓላት ሲመጡ ጊዜ ብዙ ብዙ ጊዜ በዓላት ሲውሉ በእነዚያ እለት ይህነን ጭፈራ በመ ወይም ዳንስ እስክስታ በመምታት። ባሉን ድምቀት የበአሉን ድምቀት እንጨምረዋለን ወይም ደግሞ ለበአሉ ድምቀት ትልቅ አስተዋጽኦ እናደርጋለን እያለን ነው ማለት ነው። ዳንስ ደስታና ኩራት ነው ይላል። በቃ ዳንስ መደነስ ደስታና ኩራት ስሜት ይሰማል ማለት ነው። ይህ የኛ ማንነት ነው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

እሺ አመሰግናለሁ እንግዲህ ከምንም በላይ ሰላም ትልቅ ዋጋ አለውና ለሰው ልጅ ሰላም እንዴት አላችሁ በማለት ሁላችሁም ይህ ድምጽ የሚሰማቸው የሰው ልጆች መልካም ምኞቴን እየገለጽኩ ማለት ነው። ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምንሰጥ ይሆናል ማለት ነው። ወደ ማብራሪያችን እንሄዳለን። ጓደኞቼ በ ማነው? ቃለመጠይቁን እንዲሁ አነባለሁ ጓደኞቼ በህይወት ውስጥ በጣም አስፈላጊ ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን በችግር ጊዜ ይቀራረቡናል በደስታ ጊዜ አብረው ይሳቃሉ ሚስጥሮችን እንለዋወጣለን። እዚህ ላይ ግን በደስታ ጊዜ አብረው ይሳቃሉ ሳይሆን እንሰሳቃለን አብረን እንሰሳቃለን ወይም ደግሞ አብረው ይሳሳቃሉ ነው መሆን ያለበት። ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰባሰባለን ቡና እንጠጣለን ታሪኮችን እንነግራለን ይላል። እንነጋገራለን ነው። እርስ በራሳቸው አይደለም ሚንነጋገሩ ስለዚህ ታሪኮችን እርስ በእርሳችን እንነጋገራለን ነው መሆን ያለበት። ስለዚህ አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን እንቅርታ እንጠይቃለን። እንቅርታ ሳይሆን ይቅርታ ነው መሆን ያለበት። ፈጥነን ነገር ግን አለ ፈጥነን ይቅርታ እንጠያየቃለን ነው እንቅርታ ሳይሆን ይቅርታ እንጠያየቃለን ተብሎ መስተካከል አለበት። ከዚያ ጓደኝነት እምነት ያስፈልገዋል ይላል አዎ ትክክል ነው። እውነተኛ ጓደኞች እድለኛ ያደርጉሃል ይላል ትክክል ነው። ከእነሱ ጋር መሆን ደስ ይላል ይላል ዋው ደስ የሚል ነው። በቃ ለኔ እኔ ራሱ በቃ ልክ እንደዚህ ታማኝ የሆኑ ጓደኞች እና እንደዚሁም ደግሞ እርስ በራሳችን እንዴት አድርገን ተፈቃቅረን ደስ ብሎን እንደምንውል። በቃ በተለየ ስሜት ነው። እንግዲህ እነዚህን የነዚህን ሰዎች ጓደኝነት እየተረዳሁት ያለሁት ማለት ነው። አንዳንድ ጊዜ እንጨቃጨቃለን ግን አለ ነገር ግን አለ ብንጨቃጨቅም እንኳን ፈጥነን ፈጥነን ይቅርታ እንጠያየቃለን። ምክንያቱም የሚጨቃጨቁበት ርዕሰ ጉዳይ እንግዲህ በቶሎ የትኛው ስህተት እንደሆነ በቀላሉ ተረድተው መልሰው ይቅርታ ይጠያየቃሉ ማለት ነው። እና እጅግ በጣም ደስ የሚል ጓደኝነት ነው ያለብን እነዚህ ሰዎች መካከል ማለት ነው። በዚሁ ቀጥሉበት ነው የምልህ እኔም እንደው እንግዲህ እንደ አንድ እንደ አንድ እንደ አንድ ግለሰብ የምሰጠው አስተያየት። ጥሩ ናችሁ ቀጥሉ በዚሁ ፍቅራችሁ እላለሁኝ። እንግዲህ አንዳንድ እያንዳንዱን አረፍተ ነገር እያነበብኩኝ በዚያ ላይ ተጨማሪ ማብላሪያ ወይም ትንታኔ ብሰጥ ጥሩ ነው ብዬ ስላሰብኩ ነው ወደ ትንታኔው እንሄዳለን። ጓደኞቼ በህይወት ውስጥ በጣም አስፈላጊ ናቸው ይላል እንግዲህ አንድ ሰው በህይወት እስካለ ድረስ ጓደኛ ሊኖረው ይገባል ማለት ነው። ጓደኛ እንግዲህ በደስታም ጊዜ ይሁን በመከራ ጊዜ ጓደኛ እጅግ በጣም ሲበዛ አስፈላጊ ነው። አስፈላጊነቱ በደስታ ጊዜ በደስታ ጊዜም ቢሆን አብረው ስቆ ተሳስቆ በደስታ ደስታውን ለማሳለፍ። በመከራ በስቃይ ጊዜም ቢሆን ደግሞ ከዚያ መከራ እንዴት እንግዲህ አገግሞ ይሄ ሰው መምጣት እንዳለበት ወይም ደግሞ መከራውን ለማጽናናት የግዴታ የልብ ጓደኛ አንድ ሰው አስፈላጊ ነው ማለት ነው። እና የልብ ጓደኛ እንግዲህ በህይወት እስካለን ድረስ ሁላችንም ቢሆን ያስፈልገናል ማለት ነው። ከልጅነቴ ጀምሮ አንዳንዶቹ አሉ ይላል እንግዲህ ከልጅነት ጀምሮ ነው እንግዲህ ጓደኝነት መመስረት የጀመረው ማለት ነው። አንዳንዶቹ ምናልባትም እንግዲህ በህይወት ተለይተው በህይወት የሉም ተለይተውታል በሞት ማለት ነው። የተወሰኑት ደግሞ እንግዲህ በህይወት አሉ ከእነሱ ጋር ከልጅነቴ ጀምሮ ጓደኞቼ ሆነው ያሉ ናቸው ለማለት ነው። ጥሩ ነው ደስ ይላል እንግዲህ ከልጅነት ጀምሮ እንግዲህ እስከዚህ እድሜ ድረስ አብሮ የዘለቀ ጓደኛ እጅግ በጣም ሲበዛ የልብ ጓደኛ መሆኑን ያመላክታል ማለት ነው። እርስ በእርሳችን እንረዳዳለን ይላል ትክክል በቃ የጓደኝነት ዋናው አላማው በችግር ጊዜ እርስ በራስ መረዳዳት ነው በችግርም በደስታም ጊዜ ማለት ነው። በችግር ጊዜ ይቀራረቡናል በደስታ ጊዜም አብረው ይሳሳቃሉ ይላል ይሳቃሉ የሚል ይሳሳቃሉ ነው እንሳሳቃለ ነው። ጥሩ ነው በመከራም በደስታም እንግዲህ አብረን እንተባበራለን ለማለት ነው። ሚስጥሮችን እንለዋወጣለን በቃ እርስ በራሳችን ምስጢር የሚባል ነገር የለም። የእሱ ምስጢር ለኔ ነው የኔ ምስጢር ለእሱ ነው። እንደ አንድ ልብ እንደ አንድ ልብ ነው የምናስብ እንደ አንድ ሳንባ ነው የምንተነፍስ እያለን ነው ማለት ነው። በየቅዳሜው አብረን እንሰባሰባለን ሁልጊዜ ቅዳሜ ቅዳሜ አብረን እንሰባሰባለን ነው። ቡና እንጠጣለን ተሰብስበው እንግዲህ የሚያደርጉት ምንድነው? ቡና ነው የሚጠጡ ማለት ነው። ታሪኮችን እንነጋገራለን እንነግራለን የሚል የሚነግሩት ለማን እንደሆነ ስለማይታወቅ ነገር ግን እርስ በራሳቸው ነው የሚነጋገሩ ማለት ነው። አንዳንድ ጊዜ እንጨቃጨቃለን ይላል እሺ በሆነ ርዕሰ ጉዳይ ላይ እንግዲህ ጭቅጭቅ ሊነሳ ይችላል። ነገር ግን አለ ፈጥነን ይቅርታ እንጠያየቃለን እንቅርታ ነው የሚል ይቅርታ መሆን አለበት ይሄ ቃልም ራሱ ማለት ነው። ጓደኝነት እምነት ያስፈልገዋል ይላል እንግዲህ አንድ ሰው ጓደኛ ነው ሲባል። ጥልቅ የሆነ እምነት ያስፈልጋል ማለት ነው። ያለ እምነት ጓደኝነት ሞት ይሻላል። ስለዚህ እውነተኛ ጓደኞች እድለኛ ያደርጉሃል ትክክለኛ ጓደኛ ካለ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

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ሰላም ትልቅ ዋጋ አለውና ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰሁኝ። በመቀጠል ቃለመጠየቁን በድምጽ አነባለሁ ማለት ነው ወደ ቃል መጠየቃችን እንሄዳለን። ዛሬ ምሽት የፊልም የፊልም ምሽት ነው ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቀድሳለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን ምን እንደወደድን እናጋራለን የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል ይላል። እሺ ጥሩ ነው። እንግዲህ በዚህ አንቀጽ ውስጥ እንግዲህ ሊጠላለፍ የተፈለገው መልእክት ምናልባትም አንድ ርዕሰ ጉዳይ ብቻ ነው። ይሄም ደግሞ ማለት ምን ማለት ነው? ዛሬ እለቱ የምሽት። ምሽቱ ማለት ነው የፊልም ምሽት እንደሆነ እና። በዚህ የፊልም ምሽት ላይ እንግዲህ ተጓደኞቹ ጋር ሆኖ ፊልሞችን እንደሚያይ አንዳንዴ እንግዲህ አዲስ ነገር ሲሆንበት ፓውዝ እያደረገ እያቆመ። እንደሚወያዩ እንደዚሁም በመጨረሻ ደግሞ ምን አዲስ ነገር እንዳዩ። እርስ በራሳቸው የሚጠያየቁና የሚጋሩም መሆናቸውን እንደዚሁም ደግሞ እንግዲህ የፊልም አንዱ የመዝናኛ አይነት እንደሆነ። እንደው በአጠቃላይ ሁሉም አረፍተ ነገሮች ማለት ነው። ከፊልም ጋር በተያያዘ ስለሆነ የሚያወሩት ወይም ሀሳብ ያቀረቡት። ሁሉም እንግዲህ በአንድ ርዕሰ ጉዳይ በመሆኑ የተሟላ አንቀጽ ነው። ማለትም በአንድ ርዕሰ ጉዳይ ላይ ብቻ ስለሆነ የሁላቸውም አረፍተ ነገሮች ሀሳብ። ትክክል ነው ሙሉ የተሟላ አንቀጽ ነው ማለት እንችላለን ማለት ነው። ነገር ግን እንግዲህ ቃላቱ የተወሰነ የቃላት ክፍተት ስላለ እሱን በቃል እያነበብኩኝ እንደዚሁም ተጨማሪ ማብራሪያ እየሰጠሁ። ጊዜዬን የምትጠቀም ይሆናል ማለት ነው አሁን ወደ ማብራሪያችን እንሄዳለን። ዛሬ ምሽት ዛሬ ምሽት የፊልም ምሽት ነው ይላል። እንግዲህ ምናልባትም እለቶቹ ራሱ የፊልም ምሽት እንደዚሁም ደግሞ ምናልባት የዳንስ ምሽት ተብሎ ምሽቶቹ ሊከፋፈሉ ይችሉ ይሆናል ዙሮ ዙሮ ግን በዛሬው ምሽት ማለት ነው። ፊልም ማየት እንዳለባቸው ነው እንግዲህ ሰዎች እነዚህ ሰዎች የወሰነው ማለት ነው። ስለዚህ ምሽቱንም እያዩ ያሳልፋሉ ማለት ነው ፊልም እያዩ እንደሚያሳልፉ በዚህ አረፍተ ነገር እንግዲህ አረጋግጦ ተናግሯል ማለት ነው። ጓደኞቼ ይመጣሉ እንግዲህ ይሄንን ፊልም ምሽት ላይ ይህንን ፊልም ለማየት ጓደኞቹ ከያሉበት ቦታ ሁሉ ይሰበሰባሉ ማለት ነው። አዲስ ፊልም አዲስ ፊልም መምረጥ አለብን ይላል። እንግዲህ ይህንን ፊልም ለማየት የተገ የተደገመ ወይም የቆየ ፊልም ሳይሆን። እንደ አዲስ አሁን እንግዲህ በአሁኑ አሁን ቅርብ ሰዓት ላይ። የወጣ ወይም ደግሞ ያለቀ ፊልም እሱን ብቻ ማየት እንደሚፈልጉ በዚህ አረፍተ ነገር አረጋግጧል ማለት ነው። ምናልባት አስቂኝ ወይም ድራማ። ምናልባት ይሄ አዲሱ ፊልም ማለት ነው። አስቂኝ አይነት ነገር ሊሆን ይችላል ወይም ደግሞ የድራማ ይዘት ያለው ፊልም ሊሆን ይችላል እና ዙሮ አዲስ የሆነ ፊልም ነው ማየት ያለብን እያለ እያረጋገጠ ነው ማለት ነው። ፖፕ ሮኮችን ማዘጋጀት ጀምሬያለሁ ይላል ፖፕኮርን ማዘጋጀት ጀምሬያለሁ ይላል እሺ። መጠጦችም አዘጋጃለሁ ይላል እንግዲህ ያን ፊልም እያዩ እየጠጡ ነው የሚያዩ ማለት ነው። ለዚህ አላማ ነው እንግዲህ ሁሉም በሶፋ ላይ እንቀመጣለን ይላል ሁሉም ሳይሆን ሁላችንም ነው። ወይም ሁሉም ካለ ይቀመጣሉ ነበር ማለት ያለበት። ግን እሱም አብሮ ስላለበት ሁላችንም ነው ተብሎ መገለጽ ያለብን ሁላችንም። በሶፋ ላይ እንቀመጣለን ነው ትክክል እንግዲህ መቀመጫ ወንበራቸው እንግዲህ ሶፋ ነው ማለት ነው እንደነሱ። መብራቱን እናጠፋለን እሺህ ፊልም እንግዲህ ሲያዩ መብራት አጥፍተው ነው የሚያዩ ማለት ነው። በትልቁ እስክሪን እንመለከታለን ይሁን ጥሩ። በትልቁ ስክሪን ነው የሚከፍቱት ማለት ነው። አንዳንድ ጊዜ እናስቀዳለን ይላል እናስቀዳለን ምኑን እንደሚያስቀዱት እንኳን እዚህ ጋር ግልጽ በሆነ መልኩ አልቀረበም። ዝሮ ዝሮ ግን አልፎ አልፎ እንግዲህ አንዳንዴ እናስቀዳለን እንደሚያስቀዱ ነው የሚናገረው። አስደሳች ክፍሎች ላይ አስደሳች ክፍሎች ላይ እንወያያለን ይላል። እንግዲህ ፊልሞቹ እንግዲህ ምንድነው? የሆነ የሆነ ክፍሎቻቸው አስደሳች የሆነ የሆነ ፓርታቸው ደግሞ እንግዲህ አሳዛኝ ሊሆን ይችላል ዝሮ ዝሮ አስደሳች አስደሳች በሆነው ክፍል ላይ እንግዲህ እንትኑን እያስቆሙ ማለት ነው ቪዲዮውን እያስቆሙ። ስለዚህ ጉዳይ ይወያያሉ ማለት ነው። ፊልሙ ካለቀ በኋላ እንነጋገራለን። እንግዲህ ፊልሙ ስላለ ካለቀ በኋላ ምንድነው? እነሱ ስለ ፊልሙ ምንነት ስለ ፊልሙ ማንነት ወይም ደግሞ ስለ እያንዳንዱ ካራክተር ማለት ነው። ወይም ደግሞ ስላየ ስለ እያንዳንዱ እዚያ የፊልም አክተር ምን እንዴት እንደነበረ? በሱ ርዕሰ ጉዳይ ላይ ውይይት እናደርጋለን እንነጋገራለን እያለ ነው። ምን እንደወደድን እና እንነጋገራለን የትኛውን ክፍል እንደ

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ለሰው ልጅ እጅግ በጣም ሲበዛ ወሳኙ ነገር ሰላም ነውና ሰላም እንዴት አላችሁ ብዬ ሰላማዊ እግዚአብሔርን እየተመኘሁ ቃለ መጠይቁን በድምጽ አሰምቼ በማንበብ ለቃለ መጠይቁ የምልስ ትንታኔ እሰጣለሁ ማለት ነው። ወደ ቃል መጠይቃችን ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ እያየሁ። ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን አተኩራለሁ እተኩራለሁ። ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም ይላል። ጥሩ ነው እንግዲህ ምንድነው? ሁሉም እነዚህ በዚህ አውድ ላይ የተገለጹ አረፍተ ነገሮች። ሁሉም ማለት ይቻላል። እንግዲህ ከማህበራዊ ሚዲያ ጋር በተያያዘ እና የማህበራዊ ሚዲያ ለሰው ጤንነት። ምን ያህል ጠቃሚ ነው ወይም ጎጅ ነው የሚለውን እንዳው በአጭሩ ለማብራራት ተሞክሯል ማለት ነው። በዚህ ነገር ግን ምንድነው? እንደ ችግር ያየሁትኝ እያንዳንዳቸው አረፍተ ነገር ላይ ያላስፈላጊ የሆኑ ቃላት። ወይም ደግሞ ተክክለኛ መዋቅራቸውን ሳይይዙ በመግባት ያረፍተ ነገሩን ትርጉም እንዲዛባ ያደረጉ ያደረጉ ቃላት ስላሉ እነዚህን ቃላት ማለት ነው። እየለየሁ ወይ እያስተካከሉኝ አሊያም ደግሞ እንደአስፈላጊነቱ። እሚወገዱትን በማስወገድ እንግዲህ ለአረፍተ ነገሩ ማለት ነው። ማስተካከያ የማደርግ ይሆናል አሁን ወደ ማስተካከያው እንሄዳለን ማለት ነው። ምንድነው? ሚለው እንግዲህ ማስተካከያው ማነው ጥያቃ አለመጠየቁ ምን ይላል። ከማህበራዊ ሚዲያ እረፍት እወስዳለሁ ይላል። እንግዲህ ምንድነው ከማህበራዊ ሚዲያ እረፍት እወስዳለሁ ሲል ማህበራዊ ሚዲያ አልጠቀምም ከዚህ እርቃለሁ ለማለት ነው። እሺ ይሁን ጥሩ ነው። እንግዲህ ብዙ ጊዜ ማህበራዊ ሚዲያ እንደሚታወቀው። በጣም እጅግ በጣም ባውቀው ታላወቅንበት በስተቀር ጎጂ ነው። ካወቅንበትና በአግባቡ ማህበራዊ ሚዲያም በአግባቡ መጠቀም ከቻልን ይጠቅመናል። ዝም ብለን ግን የሚጠቅመውንም የማይጠቅመውንም ላይም ቢሆን አይናችንን አፈጠንን ጊዜያችንን የምንገል ከሆነ ይሄ እንግዲህ ትክክል አይደለንም ማለት ነው። እና ማህበራዊ ሚዲያ እሚጠቅመው ላወቀበት ሰው ብቻ ይሆናል ማለት ነው። ላላወቀበት ሰው ማህበራዊ ሚዲያ ገዳይ ነው ማለት ነው። ስለዚህ። ገዳይ ነው ስንል አባካኝ ነው ጊዜን ያባክናል እንደገና ደግሞ መስራት ያለብንን ስራ እዚያ ላይ ተቀምጠን በመዋል ያነን ስናይ በመዋል ጊዜያችንን ዝም ብለን ያላግባብ በከንቱ እናጠፋለን ማለት ነው። እና ለዚያ ነው ገዳይ ነው ያልኩትኝ። ብዙ ጊዜ እየወሰደኝ ነው ይላል። ሰዓቱ ሳይሆን የወሰደበት እንግዲህ ምንድነው? እየወሰደኝ ሳይሆን ብዙ ጊዜ እየወሰደብኝ ነው። ምክንያቱም የእሱን ሰዓት እየተጠቀመበት ነው ማህበራዊ ሚዲያ ላይ በጊዜውን ማህበራዊ ሚዲያ ላይ በማሳለፉ ምክንያት እንግዲህ ጊዜው እየጠፋ ስለሆነ ብዙ ጊዜ እየወሰደብኝ ነው። ይሄ ማህበራዊ ሚዲያ ነው ተብሎ መስተካከል ያለበት። እሺ ሁሉም እያወዳደርኩ እገኛለሁ ይላል ሁሌም እያወዳደርኩ እገኛለሁ እንግዲህ ማህበራዊ ሚዲያ የተጠቀመበትን ምን ያህል ጊዜ እንደሆነ ከሌሎቹ የስራ መስክ ላይ ከሚያሳልፋቸው አንፃር ጊዜውን የትኛው ላይ በብዛት እንዳሳለፈ ያወዳድራል በየቀኑ ሁልጊዜም ቢሆን ማለት ነው። ሌሎቹም ምን እንዳደረጉ እያየሁ እንግዲህ ሌሎቹም ምን ምን ስራ እንደሰሩ እያየ ይሄም ያወዳድላል እሱም ያወዳድላል ማለት ነው። ይህ የአእምሮ ጤና ላይ ይወዳድላል። እንግዲህ ይሄ ማህበራዊ ሚዲያ ላይ ቁጭ ብሎ መዋል ወይም ደግሞ ማህበራዊ ሚዲያ ዝም ብሎ ሲያዩ መዋል ምንድነው? ማለት ነው። የአእምሮ በሽታ የአእምሮ የጤና እንከን ያስከትላል ማለት ነው። መተግበሪያዎቹን ሰርዣለሁ ይላል። ኦ በጣም ደስ ይላል ያ ማለት በቃ ሰውየው ቆርጧል ማለት ነው። ከዚህ በኋላ ማህበራዊ ሚዲያ ላለመግባት የማህበራዊ ሚዲያ መተግበሪያዎችን ጠቅላላ ምን አርጊያለሁ አለ ሰርዣለሁ ድሌት አርጊያለሁ እያለ ነው ጥሩ ነው። በዚህ ልክ ከቆረጥክ እውነት ማለት ነው። ለአንድ ወር መሞከር እፈልጋለሁ እንደዚህ አድርጌ ቢያንስ አንድ ወር ውስጥ ምንም ሳትጠቀም መቆየት እፈልጋለሁ እያለን ነው። ጥሩ ነው። የእውነተኛ ህይወት ግንኙነቶች አተኩላለሁ ይላል እሺ። ከእውነተኛ ሰዎች ጋር እነጋገራለሁ ጥሩ። መጽሐፍ ማንበብ እችላለሁ ጥሩ በአትክልት መስራት እችላለሁ እሺ ምግቡን ማለት ነው። ጊዜዬን ለተሻለ ነገር እጠቀማለሁ አዎ በጣም ጥሩ። እንግዲህ ጊዜየን በአግባቡ መጠቀም ጥሩ ነው በመጀመሪያ ከባድ ይሆናል ምናልባትም እንግዲህ ጊዜም በአግባቡ ሲጠቀም መጀመሪያ ሊከብደው ይችላል ቀስ እያለ ግን እየለመደው ይመጣል ማለት ነው። ግን ይኸውና መሞከር ያስፈልጋል። ነገሮችን ከባድ ነው ብሎ ከመተው ይልቅ ሞክሮ መተው እጅግ በጣም ወሳኝ ነው እያለ ነው። ሚዛን ማግኘት አለብኝ ትክክል ማህበራዊ ሚዲያ መሳሪያ መሆን አለበት ይላል። ህይወት አይደለም ይላል። ጥሩ ነው ትክክል ነው። ሁሉም

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ወሳኝ ነገር ነውና ለሰው ልጅ ሰላም እንዴት አደራችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው ከዚያም ለቃለ መጠይቁ የመልስ ማብራሪያ ወይም ደግሞ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። ምሽት ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥ እና ውጭ ዜና ይኖራሉ። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎቹ አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣል። የስፖርት ውጤቶች እወዳለሁ ጋዜጠኞች መረጃ ያብራርሩልናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን ዜና። ዜና መከታተል አስፈላጊ ነው አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል ከዚያ እረፍት ይሄዳል ይላል። ጥሩ ነው ደስ የሚል እንግዲህ አንቀጽ ነው ምንድነው? በዋናነት እንግዲህ እነዚህ አሁን ሳነባቸው የነበሩት ሁሉም አረፍተ ነገሮች። ሰውየው በምሽት እንግዲህ ዜና እንደሚከታተልና በዚህ ዜና ደግሞ የውስጥና የሀገር ውጭ ዜናዎች እንዳሉ። በዚህ እንደሚነገሩ ማለት ነው። በእነዚህ ዜናዎቹ ደግሞ ከስፖርት ጋር በተያያዙ የሚነገሩ ዜናዎችን የሚዘገቡ ዜናዎችን። እንደዚሁም ደግሞ አለም በዛሬው እለት ማለት ነው። ምን ምን እንደ አዲስ ነገር እንደተፈጠረ እንደተደረገ። እንግዲህ አዳዲስ የሆኑ ዜናዎችን በማዳመጥ በአለም ዙሪያ የእለቱን አዳዲስ ዜናዎች የምከታተል ይሆናል። በሚል ርዕሰ ጉዳይ ላይ ያተነ ማነው? ያተኮሩ ሀሳቦች ናቸው ሁሉም ማለት ነው። የተወሰኑት አረፍተ ነገሮች ትንሽ መስተካከል ስላለባቸው እነርሱን ብቻ የማስተካከል ስል አደርጋለሁ እንጂ። ከዚያ ውጪ ሙሉ የተሟላለት አንቀጽ ስለሆነ አረፍተ ነገሩን በአረፍተ ነገር እያነበብኩኝ። እንግዲህ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እናደርጋለን። ምሽት ላይ ዜና እመለከታለሁ ይላል አዎ እውነት ነው። እንግዲህ ከጠዋት ይዞ እስከ ሙሉ ቀኑን በአለም ዙሪያ በሀገር ውስጥም ሊሆን ይችላል ወይም በአለም ዙሪያ ስለተፈጠሩ ነገሮች ወይም ደግሞ ስለተከሰቱ ክስተቶች ሁሉ እንደ አጠቃላይ እንግዲህ መረጃ ልናገኘው የምንችለው ዜና። በመከታተል ሊሆን ይችላል እና ይሄን ዜና ደግሞ የቀኑ የእለቱን ውሎ የቀኑን ውሎ ለማወቅ ማለት ነው። ምሽት ላይ ነው እንግዲህ ዜናው የተሟላ ዜና የሚመጣው ማለት ነው። እና ሰአቱንም ጠብቆ ነው ሰውየው እንግዲህ ይሄን ሊከታተል የፈለገ ማለት ነው። ከዚያ በተጨማሪ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ይላል በአለም ዙሪያ እንግዲህ በአለም አቀፍ ደረጃ ወይም በሀገር ውስጥ ሊሆን ይችላል። ምን እየተፈጠረ ምን አይነት እንቅስቃሴ እንዳለ ያንን ማወቅ ስለሚፈልግ። ምሽት ላይ የምሽት ዜና ከምሽቱ ሁለት ሰዓት ላይ ማለት ነው ያለውን ዜና። ማዳመጥ ይፈልጋል ማለት ነው ይሄ ሰው እንግዲህ። ሀገር ውስጥ እና ውጭ ዜና ይኖራል ይላል ሀገር ውስጥ ሳይሆን የሀገር እና የሀገር ውስጥ እና የውጭ ተውሎ መስተካከል አለበት። እዚህ ጋር የሀገር ውስጥ እና የውጭ ዜና ይኖራሉ አዎ ጥቅል ነው። አንዳንድ ዜናዎች ደስ የሚያሰኙ ናቸው አዎ እንግዲህ አንዳንድ ዜናዎቹ ምንም ጥያቄ የለውም። ደስ የደስ ደስ ደስ የሚሉ ዜና ውጪ ይሆናሉ ምክንያቱም አዳዲስ የቴክኖሎጂ ውጤቶችን የሚያሳይ ሊሆን ይችላል። ወይም ደግሞ እንግዲህ ሃክተሮችን ሊሆን ይችላል ብቻ ደስ የሚሉ ዜናዎች አሉ እንደዚሁም ደግሞ አስከፊ የሆኑ አሳዛኝ የሆኑ ዜናዎችም አሉ። ለምሳሌ የመሬት መንቀጥቀጥ ተነስቶ በዚህ ቦታ ላይ እንደዚህ እንደዚህ ሀይል ሀብት ንብረት ወደመ የሰው ህይወት ተቀሰፈ። መኪና ተገለበጠ እንደዚህ እንደዚህ የሚሉ ዜናዎች አስከፊ ናቸው አሳዛኝ ናቸው ማለት ነው። ነገር ግን ከዚህ በተለየ ስፖርታዊ ዜናዎችን ወይም ደግሞ እንግዲህ ልዩ ልዩ የውድድር መድረኮች ሊሆኑ ይችላሉ። እነሱ ደግሞ ደስ የሚሉ ዜና ዜና አይነቶች ናቸው ማለት ነው። ዙሮ ግን ዜና አንድም አስከፊ ሊሆን ይችላል። አሳዛኝ ሊሆን ይችላል አንዱም ደግሞ በሌላ ጎንም ደግሞ አስደሳችም ይሆናል እንግዲህ እንደየሁኔታው ማለት ነው። የአየር ሁኔታ መረጃ ይሰጣል ይላል። አዎ ይሰጣሉ እንግዲህ በተለይ እኛ አንድ ሀገራችን እንደ ኢትዮጵያ ብሄራዊ ሚቴሮሎጂካል ተቋማዊ የብሄራዊ የአየር ትንበያን የሚተነብዩ ራሱን የቻለ ሚቲዮኖሎጂ ቃል የሚባል ተቋም አለ። እነሱ እንግዲህ በየአካባቢው በእለቱ ምን ሊሆን እንደሚችል ያንን ያለፈውንም መዝግበው የሚመጣውንም ተንብየው እንግዲህ ዜና ያቀርባሉ ማለት ነው። በዜና መልክ ያቀርቡልናል ማለት ነው። ያደውን ነባራዊ ሁኔታ። የስፖርት ውጤቶች እወዳለሁ ይላል። እንግዲህ የተለያዩ ግሩፖች ገጥሞ ሲጫወቱ ማን? ማን ማንን ስንት ለስንት እንዳሸነፈ እንደተሸናነፉ የሚዘግብ ዜና ራሱ እጅግ በጣም ያስደስተኛል እያለ ነው። ጋዜጠኞች መረጃ ያብራሩልንና ሌላ እንግዲህ እነዚህ ጋዜጠኞች እያንዳንዱን ጉዳይ እንደተፈጸመ በማን ተፈጸመ መጨረሻ ተፈጸመ የሚለውንና ጥልቅ የሆነ ማብራሪያ የሚሰጡ ይሆናል እንደሚል ትክክል ነው። አንዳንድ ጊዜ

እሺ አመሰግናለው እንግዲ በመጀመሪያ ደረጃ ሰላም ለሰው ልጅ እጅግ በጣም ወሳኝና ትልቁ ሀብታችን ነውና እንደዚው እኔም ሰላም እንዴት አላቹ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን ለእናንተ በማሰማት ማለት ነው። ከዚያ ቃለ መጠይቁን እንደሚከተለው በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪ የምሰጥ ይሆናል ወደ ቃለ መጠይቁ እሄዳለሁ። ብርቱካናማ ይላል እንግዲህ ይሄንን ቃል ስናየው ብርቱካናማ የሚለውን ቃል ስናየው የስም ገላጭ ነው። እንግዲ በአንድ አረፍተ ነገር ውስጥ ያለን የአረፍተ ነገር ባለቤት ወይም ደግሞ የዚያን አረፍተ ነገር ስም ማለት ነው። ባህሪው ማለትም ቀለሙ ምን እንደሚመስል የቀለሙን ባህሪ ይገልጻል ማለት ነው። ስለዚ ብርቱካናማ የሚለው የስም ገላጭ ሆኖ እንግዲ ያንን ስም ምኑን ነው የቀለሙን ባህሪ ምን ሊመስል እንደሚችል የሚገልጽ ገላጭ ገላጭ ቃል ይሆናል ማለት ነው። ስለዚ ለምሳሌ አሁን ብርቱካናማ ብርቱካናማ ልብስ ቡርቱካናማ ጫማ ቡርቱካናማ ቀለም ብዬ ብል እንግዲ የልብሱ ቀለሙ ምን ሊመስል እንደሚችል እንደዚሁም ደሞ ቡርቱካናማ ብዬ የሆነ ስም ነው ሚመጣ ከዚ ቡርትካናማ ከሚለው በኋላ ዙሮ ዙሮ እንግዲ ምንድነው ይሄ ቡርቱካናማ ስንል በመጀመሪያ ደረጃ የስም ገላጭ ነው ብያለሁኝ ከዚያም ደሞ ምንን ይገልጻል ቀለምን በተመለከተ ነው እንግዲህ ሚገልጸው ወይም የሚያብራራው ማለት ነው። ይሄ ደግሞ ምንድነው? ደማቅም ያልሆነ ቀዝቃዛ ሞቃትም ያልሆነ ቀዝቃዛም ያልሆነ ነገር ግን በቀይና በቢጫ መካከል የሚገኝ ቀለም ነው። እጅግ በጣም ደስ ይላል ቀለሙ ራሱ ስሙ ራሱ ቡርቱካናማ የሚለው የተሰጠው ምንድነው ቡርትካን ሲበስል ምን አይነት ቀለም እንዳለው? ያንን ለመግለጽ ነው ስለዚ ቡርትካን የቡርትካን ፍሬን ሲበስል በማየት የእሱን ቀለም የሚያሳይ በመሆኑ ቡርትካናማ ቀለም ተብሎ የሚል ስያሜ እንዲሰጠው ሆኗል ማለት ነው። እና ምንድነው? ይሄ ቀለም እንግዲ በቀይ ቀይ አሁን በጣም ሞቃት ቀለም ነው ነው ሚባለው ቢጫም እንደዚሁ ነገር ግን በቀይና በቢጫ መካከል ያለው ሁለተኛ ደረጃ ቀለም ነው ማለት ነው። እንዲ በቀለም ደረጃ ስናየው ማለት ነው እና ይሄ ይሄ ቃል ደግሞ ምንድነው? ስምን የሚገልጽ ነው ብያለሁኝ ስለዚ የተለያዩ አረፍተ ነገሮችን እንግዲ በመመስረት በዚ ቃል ይህንን ቃል አብረን በመጠቀም ማለት ነው። እንዴት? ስምን እንደሚገልጽ በዚያ ላይ ያው ትንታኔ የምሰጥ ይሆናል ማለት ነው። ወደዚያው ወደ ምሳሌው እንሄዳለን። ለምሳሌ አለሚቱ ቡርቱካናማ ቀሚስ ለብሳለች ወይም ደግሞ የአለሚቱ የቀሚሷ ጃኖ ብርቱካናማ ነው ብዬ ብል እንግዲ ምንድነው አለሚቱ የለበሰችው ልብስ አለ የበሃል ልብስ ነው። ይሄ ልብስም ቀሚስ ነው ቀሚሱ ደግሞ ምንድነው? ከታች ጃኖ ሚባል አለ እንግዲህ በጣም እንግዲህ ለበሃል ልብሶች ድምቀት የሚሰጥ ቀለም ነው። ይሄ ቀለም በከለሩ ወይም ደሞ በቀለሙ ምን አይነት ነው ማለት ነው። ቡርቱካናማ የሆነ ቀለም ነው ማለት ነው ጃኖ የልብሱ ጃኖ በምን አይነት ቀለም የተሰራ ነው ማለት ነው። በቡርቱካናማ ቀለም ስለዚ የቀሚሱ ጃኖ ቡርትካናማ መሆኑን ይገልጻል ማለት ነው የጃኖ ቀለም ምን እንደሚመስል እንደሚችል ቡርቱካናማ መሆኑን በደንብ አብራርቶና ግልጽ አድርጎ ያሳያል ማለት ነው። ስለዚ ብቡርቱካናማ የሚለው ስምን ይገልጻል ማለት ነው። በሌላ አገላለጽም ደግሞ ለምሳሌ። ምን ማለት እችላለሁኝ። አቮካዶ በጣም ከመብሰሉ የተነሳ መልኩ ቡርቱካናማ ቡርቱካናማ መልክ ያሳያል ወይም ደሞ ቡርቱካናማ ቀለም ሆኗል። ብዬ ብል አሁን እንግዲ ማንጎ ሲበስል ቀለሙ ምን ይሆናል ማለት ነው። በቢጫና በቀይ መካከል ይሆናል ማለት ነው። በጣም ሲበስል ስለዚ ቡርቱካናማ ቀለም ካሳየ ይሄ ማንጎ ምን ሆኗል ማለት ነው በስሏል ማለት ነው። ስለዚ ለመበላት ዝግጁ ሆኗል ማለት ነው። በጣም በስሏል ማለት ነው ጥሬ ቢሆን ኖሮ ገና ያጎመራ ቢሆን ኖሮ ግን እንደዚህ አይነ አረንጓዴ ቀለም ነበር ያሳይ የነበር ስለዚ ከአረንጓዴ ወደ ቡርቱካናማ ቀለም የመቀየሩ የማንጎ ቀለም ማለት ነው። ምንን ያመለክታል? በሌላ አገላለጽ ማለት ነው ቡርጥ ማንቆ በደንብ መብሰሉንና እንዲሁ ቆርጠን ብንበለው እንግዲ በጣም የሚጣፍጥ መሆኑን ያሳያል ማለት ነው። ነገር ግን ቅድም በሰጠውት ምሳሌ ለምሳሌ የአለሚቱ የአለሚቱ ቀሚስ ጃኖ ብርቱካናማ ነው ብዬ ባልኩት አገላለጽ ወይም አረፍተ ነገር ግን ምንድነው? የጃኖ የጃኖ የተሰራበት የክሩ ቀለም ምንድነው? ማለት ነው ቡርቱካናማ ቀለም ነው ለማለት ነው። ስለዚህ ያኛው መብሰልን አደለም የልብሱ ቀለም ምን ሊመስል እንደሚችል የሚገልጽ ብቻ እንጂ ማለት ነው ወደዚህኛው ወደ ማንጎ ምሳሌ ስንመጣ ግን ማንጎ በጣም መብሰሉን ያሳየናል ማለት ነው። ቡርቱካናማ ቀለም ማለት እንግዲ ያ የማንጎ ፍሬ በጣም ከአረንጓዴ ወደ ቢጫ ከዚያም ደግሞ ወደ ቡርቱካናማ ሲደርስ ማንጎ ምን ያህል እንደበሰለ የሚያሳይ ነው ማለት ነው። አመሰግናለሁ እንግዲ በዚ ጥያቄ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሰው ልጅ እጅግ በጣም ወሳኝ። ተፈጥሮአዊ ሀብታችን ነውና ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ። ሀሳቤን ወይም ደግሞ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን በድምጽ አንብቤ ከዚያ በኋላ ለቃ መጠየቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እሄዳለሁ። በረዶ ይላል እግዚኦ ያሳዝናል። እንግዲህ በረዶ የሚለው እንዲሁ ቃሉ ሲጠራ እጅግ በጣም አስፈሪና አስከፊ ነው ምክንያቱም እንግዲህ በረዶ ሲባል ብዙ ጊዜ ሁሌም ቢሆን ማለት ነው። በመጀመሪያ ደረጃ። ይሄ ውሃማ አካላት እንደ ወቅያኖስ ሊሆን ይችላል ሀይቅ ሊሆን ይችላል ውሃማ አካላት በፀሀይ ሙቀት አማካኝነት ሙቀት። ያገኛሉ ከዚያ ውሃው ሲሞቅ ማለት ነው ወደ ላይ ይተናል። ስለዚህ በነፋስና በአየር አማካኝነት ወደ ላይ ተኖ የተነሳው። ከተለያዩ የውሃማ አካላት ላይ ወደ ላይ እየሄደ በሄደ ቁጥር ይቀዘቅዛል የበለጠ እየቀዘቀዘ እየቀዘቀዘ ይሄድና ምን ያደርጋል ማለት ነው? ወደ ጥጥርነት ይቀየራል ማለት ነው። ነጭ የሆነ ጥጥር ይሰራል ማለት ነው። ይሄ ጥጥር ምን ይባላል? ነጭ ሆነ ውሃው በቅዝቃዜ አማካኝነት ወደ ጥጥርነት ወደ ነጭ ወደሆነ ጥጥርነት ሲቀየር በረዶ ይሆናል ማለት ነው። ስለዚህ በረዶ እንግዲህ ምንድነው? ይሄ በረዶ ማለት ነው ወይም ደግሞ ጥጥር የንጹህ ነጭ የሆነው ጥጥር የሆነው የውሃ ክፍል ማለት ነው። ከዝናብ ጋር እየተቀላቀለ ወደ መሬት ይወርዳል። ስለዚህ ወደ መሬት ሲወርቅ እንግዲህ አንድም በጣም ተወርውሮ ነው። የሚወድቅ ጥጥርም ከመሆኑ አንፃር በቃ የበረዶ በሚወድቅበት ቦታ ሁሉ ያገኘውን ህይወት ያለውም ይሁን ህይወት የሌለውን ነገር በጣም ይጨፈጭፋል ያወድማል። እንደዚህም እንግዲህ ብዙ መከራ ያደርሳል ማለት ነው። ህይወት ባለው በእጽዋት በእንስሳት በሰው እንደዚሁም በሰው ሀብት ንብረት ላይ ማለት ነው። እና ይሄ በረዶ የሚባለው ብዙ ጊዜ እንግዲህ ክረምት ላይ ነው የሚከሰተው። እንግዲህ አፈጣጠሩም ተፈጥሮአዊ የሆነ ክስተት ነው ማለት ነው። እና ብዙ ጊዜ እንደው ሰዎቹ ያላሰቡት ነገር ሲገጥማቸው ምን ብለው ያዝናሉ? ወይ በረዶ ወይ በረዶ ይላሉ ይሄ ማለት ምን ማለት ነው? በቃ ከበረዶ መቅሰፍት ያላነሰ ነው የገጠመኝ ብለው ለመግለጽ ነው። ሀሳባቸውን እና ይሄ በረዶ ሚባለው እንግዲህ ሆን ተብሎ ታስቦበት የሚመጣ ክስተት አይደለም አይደለም። ያ ማለት ምን ማለት ነው? ሳናስበው ወይም ደግሞ ሳይታሰብበት ተፈጥሮአዊ የሆነ ክስተት በመሆኑ በተለይ በዋናነት ከዝናብ ጋር አብሮ እየተቀላቀለ በመውደቅ ማለት ነው። የሰውን ሀብት ንብረት እንደዚሁም እንስሳትን እጽዋትን የተለያዩ አዝርእቶችን የሚያወድም ተፈጥሮአዊ ክስተት ነው። ብዙ ጊዜ በክረምት ላይ ነው እንግዲህ ይሄ የተለመደ ሆኖ የሚመጣው። እንደዚሁ በረዶ የቀላቀለ ዝናብ ሲጥል ብዙ ጊዜ ማለት ነው እንትኑ በቃ ጎርፉ ራሱ እጅግ በጣም ከባድ ነው የሚሆነው እና። በረዶ ስንል በዚህ መልኩ ነው። ከዚህ በተለየ መልኩም ምናልባትም እንግዲህ እዚህ ፍሪጅ ውስጥ እያቀዘቀዝን ውሆዎችን ውሃውን በረዶ ሰርቷል ምናምን የምንልበት አጋጣሚ አለ ዞሮ ዞሮ ግን በረዶ ስንል። በዋናነት የምንረዳው የውሃማ አካላት በፀሀይ ሙቀት አማካኝነት እውነታቸው ይሞቃል ሲሞቅ ወደ ላይ ተኖ ይነሳል በደንሲቲው ቀላል ስለሚሆን ማለት ነው። ስለዚህ በአየር እና በነፋስ እየተገፉ በጣም ወደ ላይ ከፍታ ላይ ይሰቀላሉ ከዛ በኋላ ከፍ ባለው ቁጥር ደግሞ ቅዝቃዜው እየጨመረ ሄደን በጣም ሲቀዘቅዙ ደግሞ ወደ ጥጥርነት ይቀየራሉ ማለት ነው። ይሄ የሆንፋሎ ትምህርት ማለት እናቱ። ስለዚህ በመልኩ እጅግ በጣም ጽዱ የሆነ ነጭ ሆነ እንደዚሁም ደግሞ ጥጥር ይሆናል ማለት ነው። ከዚያ በኋላ ደግሞ እንግዲህ ያ ንፋስ እየገባ ይወስድና የሆነ ቦታ እንግዲህ። ይህ በረዶ ማለት ነው። የሆነ ቦታ ላይ ከዝናብ ጋር በመቀላቀሉ ወይም ብቻውን ራሱ ቀጥታ ዝም ብሎ በመውረድ ሊሆን ይችላል እንግዲህ። ለዚህ አስተዋጽኦ የሚያደርጉ እንደ ደመና ጉም እነዚህ ሁሉ ትልቅ አስተዋጽኦ ያደርጋሉ በረዶ ለመፈጠሩ ማለት ነው። ከዚያ የሆነ እንግዲህ የእርሻ ቦታ ላይ ሊሆን ይችላል ወይም ደግሞ ከተማ ላይ ሊሆን ይችላል። ብቻ እንዳስፈላጊነቱ በሆነ ቦታ ላይ ይወርዳል ይሄ ሲወርድ እንግዲህ ያገኘውን ነገር ሁሉ ቅጥቅጥ አድርጎ ያወድማል። ማለት የሀብት ንብረትን ያወድማል ይከሰክሳል ያጠፋል ማለት ነው። እና እጅግ በጣም አስከፊ የሆነ ተፈጥሮአዊ ክስተት ነው። በረዶ ስንል ማለት ነው። እና በዚህ ልክ እንግዲህ በተለይ በገጠሩ አካባቢ እንግዲህ ምናልባትም ይሄ በረዶ የሚጥለው። የተለያዩ እንስሳቶች መስክ ላይ ባሉበት ሰዓት ከሆነ ምንም መጠሪያ የማያገኙ ከሆነ። በቃ ግንባር ግንባራቸውን ብሎ ሊገድላቸውም ይችላል ማለት ነው። እና ቀሳፊ የሆነ ተፈጥሮአዊ ክስተት ነው። በረዶ ስንል እንደው እንደ አጠቃላይ የምንረዳው ሀሳብ ማለት ነው። ስለዚህ በረዶ በዚህ ልክ ጉዳት በሰው ልጅ ላይ እና በሃብት በንብረቱ እንደውም በእንስሳት ላይ ይህን ያህል ጉዳት የሚያመጣ ከሆነ። ከበሮ ደግሞ ራሳችንን እንግዲህ መጠበቅ አለብን ያማለት ዝናብ። በጣም ጠንካራ ዝና ሲመጣ መጠለያ በመያዝ ማለት ነው።